ለስራ ትጓዛለህ አዎ ብዙ ቦታዎች ለስራ እጓዛለሁ መደበኛ ስራዬ ምናልባትም ወደ ሌላ ወደ ውጭ ቦታዎች እንድጓዝ የሚያስገድደኝ ባይሆንም በተለያዩ አጋጣሚዎች ግን ለስራ ጉዞ አደርጋለሁ። ለምሳሌ ጉዞ ከማድረግባቸው ጉዳዮች አንዱ በኮንስትራክሽን አካባቢ ዘርፍ የተመረቅኩም ስለሆነ የተለያዩ ስራዎች ወደ ወረዳ አካባቢ ሊኖሩ ይችላሉ ወይም ወደ ክፍለ ሀገራት አካባቢ ሊኖሩ ይችላሉ ስለዚህ በተለያየ አጋጣሚ ለስራ ብዙ ቦታዎች እጓዛለሁ ማለት ነው። ለምሳሌ አሁን በቅርብ ካደረግኳቸው የስራ ጉዞዎች አንዱ የሀገራችን ክፍል ወይም ደግሞ ክፍለ ሀገር በኮንስትራክሽን ስራ ለመሰማራት ወይም ደግሞ ስራ ለመስራት ተጉዤ ነበር ማለት ነው። ይሄ ብቻ አይደለም የተለያዩ አይነት ስራዎች ይኖራሉ። ኑሮን ለማሸነፍ በተለያዩ አይነት ስራዎች ውስጥ ልንሳተፍ እንችላለን። ስለዚህ የተለያዩ ስራዎች የትም አካባቢ ሲኖሩ በተለያየ አጋጣሚ ለስራ ጉዞ ይኖራል ማለት ነው። በመደበኛ ስራችንም ምናልባት የተለያዩ ልምድ ልውውጦች ከተለያዩ አካባቢ ካሉ ድርጅቶች ጋር መለዋወጥ ስለሚኖርብን ለስራም አፈጻጸም በጣም ጥሩ ሆኖ ስለሚገኝ የተለያዩ ልምዶችን ለመለዋወጥ የተለያዩ ቦታዎች ለስራ ጉዞ አድርገናል። ለምሳሌ ወደ ቡህሪ አካባቢ ለምሳሌ ወደ ፍኖተ ሰላም አካባቢ ከዚህም በተጨማሪ ወደ መርጦ ለማርያም አካባቢ ለስራ ብዙ ጊዜ ጉዞዎችን አድርገናል ማለት ነው። ለስራ ጉዞ በምናደርግበት ጊዜ ለስራ ጉዞ ከማድረጋችን ላይ በዋናው ስራችን ላይ የሚያመጣው ለውጥ ወይም ደግሞ ለአፈጻጸም ለማሳደግ የተለያዩ የስራ ጉዞዎችን እናደርጋለን ማለት ነው። ለምሳሌ ከተለያዩ ዩኒቨርሲቲዎች የተለያዩ ልምድ ልውውጦችን ለማምጣት ብዙ ጊዜ የስራ ጉዞ እናደርጋለን ማለት ነው። ስለዚህ ለስራ በጣም ብዙ ጊዜ ጉዞ ማድረግ ይኖርብናል ማለት ነው። ይሄ ብቻ ሳይሆን ከስራ ጋር በተያያዘ ተጓዳኝ የሆኑ ስራዎችን እናከናውናለን ኑሮን ለማሸነፍ አንድ የምንሰራ የምንሰራው ስራ ብቻ በቂ ስለማይሆን ተጨማሪ ስራዎችን ልናከናውን እንችላለን። አሁን ላይ ሳይሆን ቀደም ባሉት ጊዜያት በተለያዩ ሙያዎች ላይ እሳተፍ ስለነበር ለምሳሌ ለክለቦች እግር ኳስ መጫወትን አዘወትር ነበር። ስለዚህ በዛ ሰዓት የተለያዩ የስራ ጉዞዎችን እናደርጋለን ወይም አደርግ ነበር ማለት ነው። ስለዚህ በዛ ሰዓት የተለያዩ ቦታዎች ለምሳሌ ወደ አዲስ አበባ ወደ ድሬዳዋ ወደ ባህር ዳር ወደ ሀዋሳ ወደ መቀሌ እና የመሳሰሉ ቦታዎች እየሄድን የተለያዩ የእግር ኳስ ጨዋታዎችን እናደርግ ነበር። ይሄ የእግር ኳስ ጨዋታ በደሞዝ የሚ የሚ ደሞዝ እየተከፈለን የምንሰራው ስራ ስለሆነ ስለዚህ የምናደርጋቸው ጉዞዎች ምንም አይነት ቢሆን ወይም ጌም ቢሆንም ወይም ጨዋታ ቢሆንም ነገር ግን እኛ ገንዘብ የምንሰራበት ስለሆነ ለስራ የምናደርገው ጉዞ እንደሆነ ነው የምንቆጥረው ማለት ነው። ስለዚህ ለስራ ብዙ ጊዜ በተለያዩ አጋጣሚዎች ጉዞ አድርገናል። ስለዚህ ለስራ በጣም ብዙ ጊዜ ጉዞ አደርጋለሁ ወይም አድርጌ አውቃለሁ ማለት ነው። ከዛ በተጨማሪ ጓደኞቼ የሚሰሯቸው የተለያዩ የጥገና ስራዎች አሉ። የኮምፒውተር ጥገና የተለያዩ ኤሌክትሮኒክስ መሳሪያዎች ጥገና የፍሪጅ የፍሪጅ ጥገና ሊሆን ይችላል። የቴሌቪዥን ጥገናዎች ሊሆኑ ይችላሉ። እና የተለያዩ ልምዶችን መቅሰም ስለሚኖርብኝ እና እኔም የተሻለ ስራዎችን መስራት ስለሚጠበቅብኝ ብዙ ጊዜ እነሱ የተለያዩ ቦታዎች ሲሄዱ ለስራ እኔም የስራው አካል ሆኜ ከእነሱ ጋር የተለያዩ ቦታዎችን ለስራ ጉዳይ ጉዞ አድርጌያለሁ ማለት ነው። ረጅም ጉዞ ካደረግኩባቸው ለስራ ጉዳይ ረጅም ጊዜ ጉዞ ካደረግኩባቸው የማስታውሰው አንድ ጊዜ ወደ ሀረር ያደረግነው የስራ ጉዞ ነበረ። በመንገድ ላይ በጣም ብዙ አድካሚ ነገሮች አሉ። ጉዞአችን በመኪና ስለነበረ በጣም የረጅም ጊዜ ጉዞ ነበረ የነበረው አስታውሳለሁ ትንሽ ቆየት ያለ ጊዜ ነው። ስለዚህ ለስራ የተለያዩ ቦታዎች ጉዞ አድርጌያለሁ ማለት ነው። ስለዚህ ለስራ ጉዞ ታደርጋለህ ለሚለው ጥያቄ ወይም ለስራ ትጓዛለህ ለሚለው ጥያቄ አዎ በተደጋጋሚ እጓዛለሁ አሁን ብቻ ሳይሆን ወደፊትም በስራ ዙሪያ ለሚኖሩ ጉዞዎች እኔን በሚመለከቱ ጉዳዮች ጉዞ የማደርግ ይሆናል ማለት ነው። እስካሁን ድረስ በነበረውም በጣም ብዙ ጊዜ ለስራ የተለያዩ ቦታዎች ጉዞ አድርጌያለሁ ማለት ነው። እና በዚህ በስራ ጉዞ አማካኝነት ያገኘኋቸውን ልምዶች ያገኘኋቸውን እውቀቶች በትክክለኛው ህይወቴ ላይ ለሚኖረው አስተዋጽኦ በጣም አሪፍ የሆነ አስተዋጽኦ ነው ያለው ማለት ነው። ስለዚህ በስራ ላይ የሚደረጉ ጉዞዎች በህይወታችን ላይ ብዙ ጥሩ ጥሩ ነገሮችን ይጨምራሉ ማለት ነው። ስለዚህ ለስራ ጉዞ ማድረግ አካባቢያችንን ቀይረን የሌሎች አካባቢዎችን የስራ ሁኔታ መጎብኘት በጣም

"ጢም ታቆያለህ?" የሚለው ጥያቄው፤ ስለዚህ ጢም አቆያለሁ፤ ምክንያቴ ብዙ ነው። እንደሚታወቀው ጢም ከማቆይባቸው አንዱ ትልቁ ምክንያት የጢም ማለት የወንድ ልጅ ልዩ ምልክት ነው፤ ሌላው ዝርያ ላይ የሚገኝ አይመስልም፤ ብዙ ጊዜ በተለይ ወደ ሰው ስናመጣው ብዙ ጊዜ ጢም የሚኖረው ወይም ጢም የሚኖረው የወንድ ልጅ ፊት ላይ ወይም አካል ላይ ነው የሚሆነው ወይም አገጭ ላይ ነው ወይ ጉንጭ ላይ ነው የሚሆነው፤ ስለዚህ ጢም አቆያለሁ፤ ጢም የማቆይበት ዋናው ትልቁ ምክንያት ጢም ሲኖረኝ በጣም ደስ የሚል አይነት ስሜት፣ የወንድነት ስሜት ይሰማኛል፤ ሌላው ደግሞ የወንድነት ምልክት ነው። የድሮ አባቶቻችን ጺማቸውን ወይም ጢማቸውን በትክክል በትክክል አስተካክለው በሚያምር አይነት መልኩ ቅርጽ ሰጥተው ግርማ ሞገስ የሚሰጣቸው አይነት ነገር ስለሆነ የአባቶቻችን ማስታወሻ ነው፤ የወንድነታችንም ምልክት ነው ብዬ አምናለሁ፤ ስለዚህ ጢም አቆያለሁ፤ የማቆይበት ትልቁ ምክንያት ደግሞ ለእኔ ደስታን እና ምቾትን ስለሚፈጥርልኝ እና የአባትነት ምልክት ስለሆነ፣ አባት መሆኔን የማረጋግጥበት አንዱ ምልክትም ስለሆነ ጭምር ነው ማለት ነው። ሌላው ደግሞ ጢም የማቆይበት ዋናው ትልቁ ምክንያት ብዙ ጊዜ ጢማችንን ለመስተካከል ረጅም ጊዜ እንወስዳለን፤ እንደ ሌላው፣ እንደ ፀጉር ብዙ ጊዜ የሚቆይ አይደለም፤ ሲበቅል ቶሎ ነው የሚበቅለው፤ ቶሎ በመብቀሉ ምክንያት ደግሞ በየጊዜው ፀጉር መቆረጫ ቤቶች ውስጥ እየሄድን ወይም ፀጉር አስተካካይ ያለበት እየሄድን መስተካከል ይጠብቀናል። በዚህ ጊዜ ደግሞ በተደጋጋሚ ስለት ያለበት ቦታ፣ ምላጭ ያለበት ቦታ፣ ፀጉር ማስተካከያ ቦታ መሄድ ለተለያዩ ችግሮች የሚዳርግ ስለሆነ፤ ከዚያ ባሻገር ደግሞ እቤት ውስጥም በተደጋጋሚ ቶሎ ቶሎ በሳምንት አንድ ጊዜ፣ በሳምንት ሁለት ጊዜ፣ በሳምንት ሶስት ጊዜ ቶሎ ቶሎ ለማስተካከል ምቹ አይሆንም፤ ምክንያቱም የጢም መላጫ ሸበሮች ወይም የጢም መላጫ እቃዎች በተደጋጋሚ ፊታችንን ወይም ቆዳችንን በምንፍቅበት ጊዜ፣ ጢማችንን ለመላጨት በምንቆይበት ጊዜ ፊታችን ላይ የተለያየ ቡግር የሚመስል ነገር እንዲወጣብን ያደርጋል፤ በዚህም ምክንያት ጺም ብዙ ጊዜ ወይም ጢም ብዙ ጊዜ መላጨትን አልመርጥም፤ ለረጅም ጊዜ አብሮኝ ይቆያል፤ ወይም ከሳምንት አንድ ጊዜ በጣም ካደገ ብቻ ለማሳጠር የምትጠቀምባቸው መንገዶች ይኖራሉ እንጂ በተደጋጋሚ ጺሜን ወይም ጢሜን ለመስተካከል ወይም ለመቁረጥ ጊዜ አልወስድም ማለት ነው። ሌላ ደግሞ ብዙ ጊዜ ብዙ ሰዎች ጢም ለመስተካከል የማይፈልጉበት ትልቁ ምክንያት አንድ አንድ ጊዜ ከተላጩት በኋላ ደግሞ ለመምጣት በጣም ብዙ ጊዜ ይወስድበታል፤ ስለዚህ ፊታቸውን ጭር ያለ ወይም ደግሞ ምንም ነገር የሌለው፣ ንጹህ የሚመስልባቸው ጊዜዎች ስላሉ፤ ያንን ደግሞ አይፈልጉትም። ብዙ ጊዜ ጢም የሌለው ሰው "ሴት ትመስላለህ" ሲባል ስለሚሰሙ፣ ብዙ ወንዶች ጢም እንዲኖራቸው ይፈልጋሉ፤ ወይም ጢማቸው አብሯቸው እንዲቆይ ይፈልጋሉ፤ ስለዚህ እኔም ከእንደዚያ አይነት ወገን የምመደብ አይነት ሰው ነኝ፤ ስለዚህ ጢሜን ፊቴ ላይ እንዲቆይ ስለምፈልግ፣ ብዙ ጊዜ ጢሜን ፊቴ ላይ አቆየዋለሁ ማለት ነው፤ ከዚያ በተጨማሪ ቅድም ገልጬዋለሁ የገለጽኩት እንዴት ነው፤ ጢም ሲኖር በጣም ደስታን ይፈጥርልኛል፤ ደስ ይለኛል። በትንሹ እንኳን ፊታችንን ስንዳስስ ባዶ ሲሆን ወይም ጢም የሌለው ሲሆን እና ጢም ያለው ሲሆን የሚሰማን ነገር ይለያያል፤ ከዚያ ባሻገር ሌላው ጢም የማቆይበት ትልቁ ምክንያት የትዳር ጓደኛዬ ጢሜ አብሮኝ እንዲቆይ ትፈልጋለች፤ ስላጭ በጣም ደስ አይላትም፤ ስለዚህ ለእሷም ደስታን ለመፍጠር ጢሜ አብሮኝ እንዲቆይ እመርጣለሁ ማለት ነው። የማቆይባቸው፣ ከማቆይባቸው አንዱ ትልቁን ምክንያት ገልጫለሁ፤ ባለቤቴ ጢሜ አብሮኝ ሲሆን ደስ ስለሚላት ነው። ከዚያ ባሻገር የስራ ባልደረቦቼም ጢሜ ወይም ጢሜ አብሮኝ ሲሆን ጥሩ ስሜት ስለሚፈጥርባቸው፣ ወይም ደግሞ "ጥሩ ነው፣ አሪፍ ነው፣ ደስ ይላል" ስለሚሉኝ ጢሜ አብሮኝ እንዲቆይ ትልቅ ፍላጎት አለኝ ማለት ነው፤ ምክንያቱም ከሰው ጋር ነው አብረን የምንኖረው፤ ስለዚህ ለሰዎች ጥሩ የሆነ የፊት ገጽታ ቢኖረን መልካም ነው። የፊት ገጽታችንን ደግሞ ጥሩም መጥፎም የሚያደርገው፣ እንደ እኔ አመለካከት የጢማችን ሁኔታ ነው ማለት ነው። በአንጻሩ ግን ጢማችን ዝርክርክ እንዲል መፍቀድ መቻል አለብን ብዬ አላምንም። በትክክል ቦታ ሰጥተነው፣ በትክክል አስተካክለነው፣ በትክክል ነገሮችን ማስኬድ የምንችል ከሆነ፣ የምንንከባከበው ከሆነ፣ የምናበጥረው ከሆነ፣ መቀባት ያለብንን ነገር የምንቀባውና የምንንከባከበው ከሆነ ጢም ለወንድ ልጅ በጣም ወሳኝ ነገር ነው ብዬ አምናለሁ፤ ስለዚህ ጢሜን በጥሩ ሁኔታ እየተንከባከብኩ፣ እስከምፈልገው ጊዜ ድረስ አቆየዋለሁ። መስተካከል ሲኖርበት ግን ጫፍ ጫፉን በመጠኑ ጊዜውን ጠብቆ ይቆረጣል ማለት ነው።

መተየብ ትችላለህ? አዎ መተየብ እችላለሁ በፍጥነት መተየብስ ትችላለህ አዎ በፍጥነት መተየብ እችላለሁ። ምክንያቱም መተየብ ማለት ለቀረበው ጽሁፍ ሊሆን ይችላል ለቀረበው ሀሳብ ሊሆን ይችላል ምናልባት ስለ ትክክለኛነቱ ወይም ደግሞ ስለ ተግባራዊነቱ ስለ ቅቡልነቱ ሀሳብ መስጠት ማለት አስተያየት መስጠት ማለት መቻል ነው። ስለዚህ ብዙ ጊዜ እኔ በተሰማራሁባቸው የሙያ ዘርፎች የተለያዩ ነገሮችን መተየብ እችላለሁ። አቅሙ አለኝ ብዙ ጊዜም ማስተካከያዎችን ወይም አስተያየቶችን ለመስጠት ስራዎች ከመጀመራቸው በፊት የመተየብ ስራን አከናውናለሁ ማለት ነው። ቅድም በሌሎቹ ሴሽኖች እንደተነጋገርነው ወይም እንዳወራሁት በሌሎቹ ሀሳብ በሰጠሁባቸው ጉዳዮች። በኮንስትራክሽን ስራ ውስጥ የስራ ዘርፍ አለኝ። ስለዚህ በዛ ዙሪያ ሙያተኛ እንደመሆኔ መጠን በዛ ዙሪያ የተሰሩ ስራዎችን ወደ ተግባር ከመሄዳቸው በፊት ለምሳሌ የዲዛይን ስራዎች ሊሆን ይችላሉ ወይም የንድፈ ሀሳብ ስራዎች ሊሆኑ ይችላሉ። አልያም ደግሞ የፕላን ወይም ደግሞ የእቅዱ ስራዎች ሊሆኑ ይችላሉ ያንን በተመለከተ ሰዎች የተለያዩ ነገሮችን የራሳቸውን ስራ ካከናወኑ በኋላ እንድተይብላቸው ይሰጡኛል ማለት ነው። ስለዚህ በተሰጠኝ የጊዜ ገደብ በፍጥነት የመተየብ ስራውን አከናውኜ ወይም ደግሞ ያንን ጨርሼ ለእነሱ ማስተካከያ ማድረግ ያለባቸውን ነገር ከሙያ አንፃር የምሰጣቸው ይሆናል ማለት ነው። ስለዚህ በፍጥነት የመተየብ ችሎታ አለኝ ማለት ነው። ለምሳሌ ወደ ሃይማኖታዊ ጉዳይ ብንሄድ የተለያዩ ሰዎች መጽሐፉ ውስጥ ወይም መጽሐፍ ቅዱስ ውስጥ ያሉ ሀሳቦችን እንደፈለጉ የመተርጎም እንደፈለጉ አዛብቶ የማየት ችግሮች አሉ። ስለዚህ እነዛን ችግሮች ለማስተካከል መተየብ ያስፈልጋል። ስለዚህ ሰዎች የተረዱበትን መንገድ ካየን በኋላ ይሄ በዚህ መስተካከል አለበት የሚለውን ነገር በፍጥነት መስጠት ያስፈልጋል። ምክንያቱም ሰዎች አንድ ጊዜ ሀሳብ ከያዙ በኋላ በዛ ሀሳብ የመመራት አይነት ጉዳይ ይኖራል። ስለዚህ ያንን ሀሳብ ውስጣቸው የሚያጸኑት ከሆነ በዛ በተሳሳተ መንገድ ቀሪ ህይወታቸውን ሊመሩ ይችላሉ ማለት ነው። ይሄ ከህይወት አንፃር ያወራሁት ነው። ከየትኛውም ጥቃቅንም ነገሮች ሊሆኑ ይችላሉ። ተተይበው ትክክል ስለመሆናቸው አስተያየቶች ተጠይቆባቸው አስተያየቶቹን ተቀብለው ማስተካከል ያለባቸውን ነገር ሚዛን ላይ አስቀምጠው ትክክል ናቸው ትክክል አይደሉም የሚለውን ነገር ለማወቅ በፍጥነት መተየብ በጣም አስፈላጊ ነገር ነው። ምክንያቱም አንዳንድ ጊዜ ጊዜ የማይፈልጉ ነገሮች ይኖራሉ። ትየባው የግድ ፈጣን መሆን የሚኖርበት ጊዜ ይኖራል። ስለዚህ በፍጥነት መተየብ በጣም አስፈላጊ ነገር ነው ለዛ ነው። በፍጥነት የመተየብ ክህሎት ያለኝ ወይም ደግሞ ዝንባሌ ያለኝ ማለት ነው። ስለዚህ በፍጥነት መተየብ እችላለሁ ብዬ በአፌ ሙሉ መናገር ምናልባት ማጋነን ላይሆን ይችላል ማለት ነው። ለምሳሌ በሌሎች ጉዳዮችም እንደዚሁ መተየብ አስፈላጊ በሚሆንባቸው ጉዳዮች እሳተፋለሁ ማለት ነው። አንዳንድ ጓደኞቼ የተለያዩ ታሪኮችን መጽሐፍ ላይ በጣም ብርቱ ወይም ጠንካሮች ናቸው። ስለዚህ የተለያዩ ታሪኮችን ይጽፋሉ በተለይ በተለይ ህፃናት ላይ የሚሰሩ ልጆች ስለሆኑ የህፃናትን ባህሪዎች የሚቀርጹ የተለያዩ ታሪኮችን ምናልባት ልቦለዶችን ሊሆን ይችላል እውነተኛ ታሪክ ላይ የተመሰረቱ ነገሮችን ሊሆን ይችላል። እነዛን በተደጋጋሚ ይጽፋሉ በእጃቸው ነው የሚጽፉት። እነሱ ከጻፉ በኋላ እንድተይብላቸው እኔ ጋር ይልኳቸዋል ማለት ነው። ስለዚህ በእያንዳንዱ ገጽ በእያንዳንዱ ቃላት ጭምር እያንዳንዱን ነገር በጥንቃቄ ካየሁ በኋላ ምናልባት ለህፃናት የማይሆኑ ቃላት ገብተው ሊሆን ይችላል። የቃላት መሰካካት ችግሮች ሊኖሩ ይችላሉ። የሚያስተላልፉት መልእክት እነሱ እንዲያስተላልፍላቸው ከፈለጉት መልእክት የወጣ ሊሆን ይችላል። ብቻ በተለያዩ ምክንያቶች አንዳንድ ችግሮች ይገኛሉ ስለዚህ እነዛን በፍጥነት በመተየብ ሰዎቹ መጽሐፎቹን ከማሳተማቸው በፊት ማስተካከል የሚኖርባቸውን ነገሮች ማስተካከል እንዲችሉ በፍጥነት እሰጣቸዋለሁ ማለት ነው። ስለዚህ መተየብ በሁሉም ዘርፍ በምንሰራቸው በምናከናውናቸው ተግባራት ሁሉ በጣም አስፈላጊ ነው። ማስፈለግ ብቻ አይደለም መተየብ አስፈላጊ እንደሆነ ምንም ጥያቄ የለውም ከዛ ባሻገር ግን ጊዜውን ጠብቆ የሚደረግ መተየብ ደግሞ በጣም አስፈላጊ ነገር ነው ማለት ነው። ስለዚህ በፍጥነት መተየብ አስፈላጊ እንደመሆኑ መጠን በፍጥነት ትየባ ለሚያስፈልጋቸው ለእያንዳንዱ ተግባር በፍጥነት መተየብን ሰጥቼ ወይም ደግሞ ተይቤ መስጠት ያለብኝን አስተያየት በአግባቡ በትክክለኛው ሰዓት ትኩስ እንደሆነ እሰጣለሁ ማለት ነው። ስለዚህ በፍጥነት መተየብ እችላለሁ ብዬ ብናገር ማጋነን አይሆንም ማለት ነው። ስለዚህ በተደጋጋሚ የተየብኩላቸው እና አስተያየትን የወሰዱ ሰዎች ምስጋናቸውን ችረውኛል በዛም ምክንያት የተየብኩበት መንገድ ትክክል መሆኑን አረጋግጫለሁ። ስለዚህ መተየብ በፍጥነት መተየብ በጣም አስፈላጊ

ስንት ኢሜል ትልካለህ? ብዙ አይነት ኢሜሎችን እልካለሁ ወይም ደግሞ እጻጻፋለሁ። ስለዚህ ብዙ አይነት ኢሜሎች እንዳሉ እዚህ ጋር ማየት እንችላለን። የታወቀ ነው በተለይ በተለይ መደበኛ የኢሜል ጥቅም አለ። ያም ማለት ለምሳሌ ከሙያ አንፃር ወይም ደግሞ ከትምህርት አንፃር ወይም ደግሞ ከሰዎች ጋር ከመግባብ መግባቢያ መሳሪያ እንደመሆኑ መጠን ሰዎች ጋር ከመግባባት አንፃር። በቀን ቢያንስ ከሁለት ወይም ከሶስት ጊዜ ያላነሰ ኢሜል እጠቀማለሁ ወይም ኢሜል እልካለሁ ማለት ነው። ምክንያቱም አሁን በዚህ ሰዓት ተማሪ ነኝ ተማሪ እንደመሆኔ መጠን ከአድቫይዘሮቼ ጋር ወይም ደግሞ ከአማካሪዎቼ ጋር የምገናኝበት አንዱ መንገድ ስለሆነ። ኢሜል በጣም እጠቀማለሁ ከምጠቀምባቸው ምክንያቶች አንዱ። በምሰራው ሪሰርች ዙሪያ ወይም ደግሞ በምሰራው የጥናታዊ ምርምር ዙሪያ ለእነሱ መላክ ያለብኝ ነገር ይኖራል ከእነሱ የምቀበለው ነገር ይኖራል። ስለዚህ ኢሜልን በአግባቡ እጠቀማለሁ ማለት ነው። ስለዚህ ትምህርታዊ ለሆኑ ነገሮች ወይም ደግሞ ከ አማካሪዎቼ ጋር ለመግባባት በምጠቀምበት ጊዜ። ቢያንስ ቢያንስ በቀን ሁለት ጊዜ ከአማካሪዎቼ ጋር የምገናኝበት መንገድ ነው ኢሜል ማለት ነው። ስለዚህ ኢሜል በቀን ቢያንስ ሁለት ጊዜ እልካለሁ ከትምህርቴም ጋር በተያያዘ አሁን ወቅታዊ ስለሆነም ማለት ነው። ሌላው ደግሞ ከ ስራ ጋር በተያያዘ ከስራ ጋር በተያያዘም እንደዚህ ኢሜልን ከብዙ ሰዎች ጋር እንድገናኝ የምጠቀምበት መንገድ ነው ወይም መሳሪያ ነው። ስለዚህ ኢሜልን በመጠቀም ለተለያዩ የስራ ዘርፎች ለምሳሌ በኮንስትራክሽን ዘርፍ ውስጥ ስራ በስራ እንደምሰማራ ከዚህ በፊትም ገልጫለሁ። ስለዚህ እዛ አካባቢ ላሉ ነገሮች ምናልባት ፕላኖችን ለመላክ ወይም የተለያዩ የህንፃ ስራ ዲዛይኖችን ለመላክ ስለዚህ የተለያዩ ነገሮችን ለማድረግ ከስራም አንፃር የተለያዩ ደንበኞች ጋርም ለመገናኘት ከዛም ባሻገር የስብሰባ መርሃ ግብሮችን ለማዘጋጀት ኢሜልን እጠቀማለሁ። ከስራ ጋር በተያያዘ ማለት ነው። ስለዚህ ይሄ እንደ አስፈላጊነቱ ስራ ባለበት እና በሌለበት ጊዜ ቁጥሩ የተለያየ ቢሆንም በተለይ በተለይ ስራ ባለበት ጊዜ በቀን ውስጥ ከሶስት እስከ አራት ጊዜ ኢሜል መጻጻፍ ግድ ሊሆንብኝ ይችላል ማለት ነው። ስለዚህ ስራ በሚኖርባቸው ጊዜዎች በተለይ በተለይ ከኮንስትራክሽን ጋር የተያያዙ ስራዎች በሚኖርባቸው ጊዜዎች የግንባታ ስራ ማለቴ ነው። ኮንስትራክሽን ስል በእነዚህ ጊዜዎች ቢያንስ ከሁለት እስከ አራት ጊዜ ልልክ እችላለሁ ወይም ኢሜል ልጠቀም እችላለሁ ወይም ደግሞ እልካለሁ ሀሳቦችን ማለት ነው። ሌላው ከትምህርት ጋር በተያያዘ ቅድም ለማንሳት ሞክሬያለሁ። በተለይ በተለይ ጥያቄዎች በሚኖሩኝ ጊዜ ከአማካሪዎቼ ጋር መወያየት በሚጠበቅብኝ ጊዜ የምጠቀምበት ወይም ኢሜል የምልክበት መጠን ሊጨምር ይችላል ማለት ነው። ሌላው ከዛ በተጨማሪ የተለያዩ ስራዎችን ለመስራት ኢሜል አስፈላጊ ነው። በዚህ ጊዜ እንደምናውቀው በጣም ብዙ አይነት ፕላትፎርሞች አሉ። ስለዚህ እነዛን ፕላትፎርሞች ከሰዎች ጋር ለመገናኘት እንጠቀምባችኋለን ነገር ግን መደበኛ አድርገን የምንጠቀምበት የኢሜል በመላክ ነው። ወይ ስለዚህ ለምሳሌ ልክ እኔ እንደምማረው ሁሉ እኔ የማስተምራቸው ተማሪዎች ደግሞ አሉ ከእነሱ ጋር ለመገናኘት እንደነሱ እንቅስቃሴ የሚወሰን ቢሆንም እኔ እኔም ኢሜል ለእነሱ እልካለሁ ማለት ነው። ስለዚህ ወደ ስምንት ተማሪዎች አካባቢ አሉኝ ቢያንስ ቢያንስ ከእያንዳንዳቸው ጋር በሳምንት በአማካኝ ከሶስት ጊዜ በላይ ይገናኛሉ ማለት ነው። ስለዚህ የአንዳንድ ስምንት ሲባዛ በሶስት ወደ 24 ኢሜል እላላካለሁ በሳምንት ማለት ነው በአማካኝ ወደ ሃያ አራት ኢሜል ከማስተምራቸው ተማሪዎች ጋራ እንድገናኝ የሚያደርገኝ ሁኔታ አለ ማለት ነው። ከዛ በተጨማሪ አንዳንድ ጊዜ ችግሮች ሊፈጠሩ ይችላሉ ሰዎች እንደመሆናችን መጠን ስለዚህ ሰዎችን ይቅርታ መጠየቅ ሊኖርብን ይችላል። ምክንያቱም አሁን ለምሳሌ ከአድቫይዘሬ ጋር ስራ በምሰራበት ጊዜ ከተሰጠኝ የ የመጨረሻ የሰራሁትን ስራ ማስገቢያ ጊዜ ትንሽ ዘግየት የምል ከሆነ በአንድም በሌላም ምክንያት ኢሜል ልካለሁ ማለት ነው። ኢሜል ልኬ ይቅርታ እጠይቃለሁ ይቅርታ ጠይቄ ለምን እንዳጠፋው ወይም ደግሞ እንደዘገየሁ ለማስረዳት እሞክራለሁ ኢሜልን ምክንያት በማድረግ ከዛ በኋላ ደግሞ መላክ ያለብኝን ነገር እልካለሁ ማለት ነው። ለዚህ ብቻ ሳይሆን ለምሳሌ ስብሰባ ላይ ካልተገኘሁ ይቅርታዬን እና ለምን እንዳልተገኘው ምክንያቴን ለሚመለከተው አካል የምልከው በኢሜል ይሆናል ማለት ነው። ስለዚህ የኢሜል በጣም ብዙ ጥቅሞች አሉት። ስለዚህ ኢሜል እኔ በጣም እጠቀማለሁ። ስንት ትልካለህ ለሚለው ግን እንደየስራውና እንደምጠቀምበት ጉዳይ ይወሰናል እንጂ ሁልጊዜም ልክ

የምትወደው ቀለም ምንድነው? የምወደው ቀለም ይሄ ነው ብዬ መናገር አልችልም አንዳንድ ሰዎች ብዙ አይነት የቀለም ምርጫዎች ሊኖራቸው ይችላሉ። ነገር ግን እኔ እንደሌሎች ሰዎች ይሄንን ቀለም እወዳለሁ የምለው ነገር የለም። ግን እዚህ ጋር በሰፊው ማውራት የምንችለው ሰዎች ለመንቀለም ይመርጣሉ ወደሚለው ሀሳብ መጥተን በሰፊው ማውራት እንችላለን። የምወደው ቀለም ይሄ ነው ባልልም ሰዎች ግን ለምን ቀለሞችን እንደሚመርጡ ሀሳቦች አሉኝ። ለምሳሌ ብዙ ሰዎች ሰማያዊ ቀለምን ይመርጣሉ ለዚህም ምክንያታቸው ምንድነው? ሰዎች ብዙ ጊዜ ሰማያዊ ቀለም የምንመርጠው የመረጋጋት ስሜትን ይፈጥርብናል እምነት የሚጣልበትን እና የሚጣል የሚጣልበት አይነት ነገር ነው። እንደገናም ከዛ በተጨማሪ መዝናናትን ይፈጥርልናል ብለው ያምናሉ። እንደምናውቀው ወደ ሰማይ ቀና ስንል በተለይ በጋ ከሆነ ዝናባዊ የሆነ ሁኔታ ካልሆነ ወደ ሰማይ ቀና ስንል ሰማዩ ሰማያዊ ነው ስናየው የእርካታ አይነት ስሜት ይሰማናል። ስለዚህ ሰማያዊ ቀለም የእርጋታና የመዝናናት ስሜትን ስለሚፈጥርልን እምነት የሚጣልበት አይነት ቀለምም ስለሆነ። ሰማያዊ ቀለም ምርጫዬ ነው የሚሉ ብዙ ሰዎች እንዳሉ አውቃለሁ። ከዛ በተጨማሪ ብዙ ሰዎች አይተን ከሆነ ወደ ሰማያዊ በተለይ ውሃ ሰማያዊ አይነት ቀለም ያደላ ቢሮዎቻቸውን መኖሪያ ቤታቸውን እንዲሁም መኝታ ቤቶቻቸውን ይቀባሉ ያ ማለት ሰማያዊ ቀለም ለሰዎች እረፍትን የሚሰጥና ደስታን እና መዝናናትን የሚፈጥር እንደሆነ በቀላሉ መረዳት ይቻላል ማለት ነው። ይሄ ማለት ግን ለሁሉም ነው ማለት አይደለም። ይሄንን እንደዚህ አይነት ስሜት የሚሰማቸው ሰዎች እንዳሉ ግን በቀላሉ መገንዘብ ይቻላል። ሌላው ደግሞ አንዳንድ ሰዎች ምን አይነት ቀለም ትመርጣለህ ሲባሉ አረንጓዴ ቀለምን እመርጣለሁ ይላሉ። ብዙ ጊዜ እንደዚህ አይነት አረንጓዴ ቀለምን እንመርጣለን የሚሉ ሰዎች ወይም ደግሞ አረንጓዴ ቀለምን እንወዳለን የሚሉ ሰዎች ብዙ ጊዜ ከተፈጥሮ ጋር ከፍተኛ የሆነ ቁርኝት ያላቸው ናቸው። እንደምናውቀው ተፈጥሮ ብዙ ጊዜ በተለይ በተለይ ዛፎችን ሳሮችን እንደዚህ ከአጽዋት ከአዝርት ጋር ያሉ ነገሮች በአረንጓዴ ቀለም የተሞሉ ናቸው። ስለዚህ ወይም ቀለማቸው አረንጓዴ ቀለም ነው ስለዚህ ብዙ ጊዜ አረንጓዴ ቀለምን የሚመርጡ ሰዎች ሰላምን ሰላም የሚሰማቸው ወይም ሰላም አረንጓዴ ቀለም ሲያዩ ሰላም የሚሰማቸው የእድገትን ስለሚወክልላቸው ተወዳጅ ስለሆነ እንደገና ለአይን በቀላሉ የሚገባና የሚማርክ ስለሆነ አረንጓዴ ቀለምን እንደሚመርጡ ይናገራሉ። ብዙ ጊዜ አንዳንድ ሰዎች እኔ የሚገርመኝ ለምሳሌ ጥቁር ቀለም ብዙ ጊዜ ተመራጭ አይደለም። ግን ጥቁር ቀለምን እንደ ጥሩ ቀለም ወይም ደግሞ የሚወዱት አይነት ቀለም አድርገው የሚያዩ ሰዎች ወይም ደግሞ የሚወዱ ሰዎች አሉ። ለዚህም ምክንያታቸው ደግሞ አንደኛ የሚያምር ነው ብለው ያስባሉ ሁለተኛ ደግሞ ሀይለኛና ባለሙያን ስለሚመስል ብሎ ያስባሉ ስለዚህ ጥቁር ቀለም የሚመርጡ ሰዎች ይገርሙኛል ግን ያው የእያንዳንዱ ሰው የየራሱ የሆነ አመለካከት ነው። ስለዚህ ብዙ ሰዎች ጥቁር ቀለምን አይወዱም ግን ጥቂቶቹ ጥቁር ቀለምን ይመርጣሉ የሚመርጡበት ምክንያት እንደውም አሁን የገለጽኳቸው ምክንያቶች ናቸው ማለት ነው። ሌላው ለምሳሌ ቀይ ቀለም የሚመርጡ ሰዎች አሉ። ለምን ቀይ ቀለም መረጣችሁ በሚባልበት ጊዜ በአንደኛ የሆነ ጉልበት ጥንካሬን የሚያሳይ ነው ብለው ያስባሉ። ሌላው ደግሞ ደስታ ወይም ደግሞ የሚያስደስቱ ሰዎች የሚያስደስቱ ነገሮችን እናያለን አይን ያዝ የማድረግ አቅም አለው ጥንካሬን ያስተምረናል ብርታትን ያስተምረናል ብለው ብሩህ የሆነ አመለካከት እንዲኖረን ያደርገናል ብለው ያምናሉ። ስለዚህ ቀይ ቀለምም የሚመርጡ ሰዎች አሉ ማለት ነው። ሌላው ቢጫ የሚመርጡ ደግሞ አሉ። ቢጫ ደግሞ ለደስታና ብሩህ አመለካከትን ለብሩህ አመለካከት ይመረጣል ስለዚህ ቢጫ የሚመርጡ ሰዎች ደግሞ ፍጹም ደስታን ሲደመር ብዙ ብሩህ የሆነ አመለካከትን ያጎናጽፈናል ወይም ደግሞ ጥሩ ስሜትን ይፈጥረናል ብለው ያስባሉ። ስለዚህ ሰዎች እንደየአመለካከታቸው ብዙ ነገርን ብዙ አይነት ቀለምን ሊመርጡ ይችላሉ። የምወደው ቀለም ምንድነው ወደሚለው ሀሳብ ስመጣ ግን ምናልባት እኔ የምመርጠው ይሄ ነው የምለው ቀለም እንኳን ባይኖር። በውስጤ ግን አንድ ሀሳብ አለ። ለምሳሌ ነጭ ቀለም አለ ነጭ ቀለም ዝም ብለን ስናየው በብዙ መልኩ ጥሩ ስሜት ይሰማኛል ለምሳሌ ለበዓላት እንደ ሀገራችን ሁኔታ በዓላትን በምናከብርበት ጊዜ ብዙ ጊዜ ነጭ ልብስ እንለብሳለን። ስለዚህ ይሄ ስሜታችንን ይገልጻል ብዬ አስባለሁ በተለይ ለጥምቀት በዓላት ለተለያዩ ክብረ በዓላት ነጭ ልብሶችን እንለብሳለን ስለዚህ ዝም ብዬ ሳስበው ከምወዳቸው ቀለሞች አንዱ ነጭ ቀለም ነው ብዬ አስባለሁ። እንደኔ ስለዚህ ነጭ ቀለም ጥሩ ስሜትን ጻአዳ የሆነ አስተሳሰብን ንጽህናን ያመለክታል። ስለዚህ ነጭ ቀለም ለኔ ከሌሎቹ ቀለሞች የተመረጠ ነው ማለት ነው

ጥራት ያለው ስራ ማቅረብ እችላለሁ። ይሄን ስል ጥራት ያለው ስራ ስንል የተለያዩ አይነት ስራዎች ይኖራሉ የተለያዩ አይነት ሙያዎች ይኖራሉ። በእያንዳንዱ በምንሳተፍበት የስራ ዘርፉ ውስጥ ግን የምንሰራቸው ስራዎች ጥራት ያላቸው ስራ መሆን መቻል እንዳለባቸው አምናለሁ። ስለዚህ ጥራት ያለው ስራ ማቅረብ እችላለሁ ስል ለምሳሌ የተለያዩ አይነት የሙያ ዘርፎች ውስጥ እሳተፋለሁ። ከእነዚህም መሃል ለምሳሌ እግር ኳስ ጨዋታ ውስጥ በጣም ብዙ ጊዜዬን አሳልፌያለሁ ረጅም እድሜዬን አሳልፌያለሁ ከሃያ አምስት አመት በላይ በእግር ኳስ ህይወት ውስጥ ቆይቻለሁ። በተጓደኝ እንደ ዋና ስራዬ ባላየውም በተጓደኝ እየሰራሁበት የቆየሁበት አይነት ሙያ ነው። ስለዚህ በዚህ በእግር ኳስ ስልጠና ውስጥ ጥራት ያለው ስልጠና ማቅረብ እችላለሁ። አቅሙ አለኝ ስለዚህ ጥራት ያለው ስራም አቅርቤ በማሰለጥናቸው ቡድኖች ውስጥ ውጤትን ማየት ችያለሁ ዋንጫዎችን ማንሳት ችያለሁ። ስለዚህ በዚህ የሙያ ዘርፍ ወይም በእግር ኳስ ስልጠና ውስጥ ወይም በእግር ኳስ አሰልጣኝነት ውስጥ ጥራት ያላቸው ስራዎችን ማከናወን ችያለሁ ማለት ነው። ሌላው በተጨማሪ አሁን ከቅርብ ጊዜ ወደዚህ እየሰራሁ ያለሁበት የስራ ዘርፍ በግንባታ ስራ ውስጥ የተለያዩ ስራዎችን እሰራለሁ የተለያዩ ሶፍትዌሮችን በመጠቀም የተለያዩ ስራዎችን እሰራለሁ። ስለዚህ ከብዙ የግንባታ ድርጅቶች ጋር አብሬ ሰርቼ አውቃለሁ ስለዚህ ለ በሶፍትዌሮች በመጠቀም የተለያዩ እቅዶችን አዘጋጅቻለሁ ማለት ነው። ኤምኤስ ፕሮጀክት የሚባል ሶፍትዌር አለ በተጨማሪም ሌሎች ሶፍትዌሮች አሉት ይሄ አሉ ይሄንን እንደ ምሳሌ ገለጽኩት እንጂ ስለዚህ ይሄንን ሶፍትዌር በመጠቀም የተለያዩ እቅዶችን ውጤታማ የሆኑ እቅዶችን ጊዜያቸውን የጠበቁ እቅዶችን ለመስራት ችያለሁ። በዚህም አማካኝነት እነዚህ ካምፓኒዎች ውጤታማ ሆነዋል ማለት ነው። ሌላው በተጨማሪ የተለያዩ የሶፍትዌር ስራዎችን እሰራለሁ ከግንባታ ስራም ውጪም ቢሆን ለምሳሌ የሰርግ ፕሮግራሞችን ፕሮግራም ማስያዝ ሊሆን ይችላል የተለያዩ የድርጅቶችን ፕሮግራም ማስያዝ ሊሆን ይችላል ሶፍትዌሮችን በመጠቀም በትክክል ጥራት ያለው ስራ ማቅረብ ችያለሁ። ይሄ ማቅረብ መቻል ብቻ ሳይሆን ከማቀርብባቸው ድርጅቶች ፊድባክም ማግኘት ችያለሁ ማለት ነው። ስለዚህ ጥራት ያለው የስራ ማቅረብ የቻልኩባቸው ጊዜዎች በጣም ብዙ ናቸው ማለት ነው። አሁን ደግሞ በቅርብ ጊዜ ያው ሰዎች እንደመሆናችን መጠን የምንሰራቸውን ስራዎች በአግባቡ ማከናወን ይኖርብናል ስራዎቻችንም ጥራት ያላቸውን መሆን አለባቸው ጥራት ያላቸውን ስራዎች ደግሞ ለሚመለከታቸው ክፍሎች የምናቀርብ ከሆነ ለነዛ ስራዎች ሁልጊዜም ተመራጭ እንሆናለን ማለት ነው። ስለዚህ ለምሳሌ የንግድ ስራዎችን ትንሽ ትንሽ አሁን እየሞከርኩ ነው። ከምሰራቸው ተግባራት ወይም ከማከናውናቸው ተግባራት አንዱ የሳሙና ማምረት እና ለህብረተሰቡ የማቅረብ ስራ ነው። የመጀመሪያው ስራዬን ሰርቼ ለህብረተሰቡ ማቅረብ ችያለሁ። ህብረተሰቡም እነዚህን ስራዎች ካየ በኋላ ወይም ደግሞ የሳሙናውን ጥራት ከፈተሸና ካወቀ ከተጠቀመበት በኋላ ከእነሱ ያገኘሁት ግብረ መልስ ምንድነው? በደንብ ቀጥልበት በጣም ሀሪፍ ነገር እየሰራህ ነው። በዚሁ ከቀጠልክ በቅርብ ጊዜ የተሻለ አቅም ኖሮህ በተሻለ መንገድ ማምረት ትችላለህ የሚል አይነት ግብረ መልስን አግኝቻለሁ። ስለዚህ ከምሰራቸው ስራዎች አንዱ የሳሞና ማምረስ ስራ ነው የማመርተው ሳሙና ደግሞ ጥራት ያለው ነው ማለት ነው ስለዚህ ጥራት ያለው ስራ ማቅረብ እየቻልኩ መሆኔን ከዚህ እዚህ ጋር ማረጋገጥ እችላለሁ ማለት ነው። ሌላው ሁለተኛው አሁን ላይ እያመረጥኩ ላሰራጭ እያሰብኩ ጥራት ያለው ስራ እየሰራሁ ያለሁበት ሌላው የንግድ ዘርፍ የሻማ ማምረስ ስራ ነው ሻማ እያመረጥኩ ነው። ስለዚህ ሻማ እያመረጥኩ ለህብረተሰቡ ማቅረብ ጀምሬያለሁ አሁንም የሻማውን ግልጋሎት እያገኙ ጥቅሙን እያገኙ የመጡ ሰዎች ሻማውን በጣም ቆንጆ እንደሆነ ጥሩ ጥራት እንዳለው ረዘም ላለ ጊዜ እንደሚቆይ ክሩ አስተማማኝ እንደሆነ ቀላጩም እንደዚሁ ጥሩ እንደሆነ በብዙ አይነት መልኩ ገልጸውልኛል። ከዚህ የተሻለ በጥሩ አይነት ሁኔታ ለማቅረብ እና የህብረተሰቡን እርካታ ለማረጋገጥ ወይም ደግሞ ከህብረተሰቡ ያለውን እርካታ ለመገንዘብ እየሞከርኩ ነው። ስለዚህ በተለያዩ ስራዎች ጥራት ያለው ስራ ማቅረብ ችያለሁ ማለት ነው። ከዛ ላይ ደግሞ ከህብረተሰቡ ያገኘሁት ግብረ መልስ እየሰራሁ ያለው ስራ አጥጋቢና አርኪ እንደሆነ ጥራት ያለው እንደሆነ ያቀረብኩት ነገር በሙሉ በዛ ነገር ደስተኛ እንደሆኑ ጥራት ያለው ስራ እያቀረብኩ እንደሆነ ማረጋገጥ ችያለሁ። ስለዚህ ከእግር ኳስ ስልጠና ጋር ተያይዞ ከግንባታ ስራ እቅድ ጋር ተያይዞ እንደገና በተለያዩ ሶፍትዌሮች በመጠቀም የተለያዩ እቅዶችን ከመስራት ጋር ተያይዞ ከንግድ ስራዎች ጋር ተያይዞ ጥራት ያለው ስራ ማቅረብ ላይ ብርቱ ነኝ ብዬ አስባለሁ። ስለዚህ ጥራት ያለው ስራ

አዎ አዎ አዎ ቅጽል ስም አለኝ ሁሉም ኢትዮጵያዊ እንደየተግባሩና እንደየሚያከናውናቸው ነገሮች። የራሱ የሆነ ቅጽል ስም ይኖረዋል። እንደማንኛውም ኢትዮጵያዊ እኔም የራሱ የሆነ ቅጽል ስም አለኝ ቅጽል ቅጽል ስም። አንድ ብቻ አይደለም ያለኝ የተለያየ አይነት ቅጽል ስሞች ይኖሩኛል። ውጫዊ ከሆኑት ቅጽል ስሞች ያ ማለት ሰዎች ካወጡልኝ ቅጽል ስሞች ለመነሳት ብንሞክር ወይም ለመነሳት ብሞክር። የመጀመሪያው በሆነ አጋጣሚ ሰዎች አውጥተውልኝ እስካሁን ድረስ ውጪ በዛ አይነት የሙያ ዘርፍ ውስጥ ሰዎች ሲያገኙኝ የሚጠሩኝ የቅጽል ስም ዌልፍሬድ ቦኒ የሚል ነው። ቦኒ የሚለው ስያሜ የተሰጠኝ ምናልባት የማንችስተር ሲቲ ተጫዋች የነበረው ዌልፍሬድ ቦኒ በመልክም በቁመናም ከእኔ ጋር በብዙ መልኩ የሚያመሳስላቸው የሚያመሳስለው ነገር ስላለ እኔም በእግር ኳስ ውስጥ በዚህ ሙያ ውስጥ። የተወሰነ እየተንቀሳቀስኩ የነበርኩባቸው ጊዜዎች ስለነበሩ በዛ ሰዓት ያኔ ከእሱ ጋር አመሳስለው የሰጡኝ ስያሜ ነው ማለት ነው። ብዙ ጊዜ ሰዎች ቅጽል ስም ሲሰጡ በአካባቢያቸው ካለ ሁኔታ ጋር ከሚመሳሰልላቸው ሁኔታ ጋር ነው የሚያቆራኙት ስለዚህ እኔም ከዌልፍሬድ ቦኒ ጋር የሚያገናኘኝ ብዙ ነገር አለ። አንደኛ እሱን ኳስ ውስጥ ፌመስ ሆኖ የቀጠለበት ጊዜ ነበር በዛ ሰዓት ለኔ ስሙን ባወጡበት ሰዓት እኔም ደግሞ ኳስ ውስጥ ነበርኩ ኢትዮጵያ ውስጥም ብሆን ኳስ ውስጥ ነበርኩ ኳስ በጣም የምጫወትበት ጊዜ ላይ ነበርኩ ጥሩ የምንቀሳቀስበት አይነት ጊዜ ውስጥ ጊዜ ላይ ነበርኩ። እንቅስቃሴ አመርቂ እንደመሆኑ መጠን በአጋጣሚ ከዛ ሰው ጋር ወይም ከቦኒ ጋር የሚያመሳስለኝ ነገር ስለነበረ በአካባቢው ያሉ ሰዎች ዌልፍሪድ ቦኒ ብለው ስም አወጡልኝ ማለት ነው። ስለዚህ አንዱ ቅጽል ስሜ ዌልፍሬድ ቦኒ ነው ማለት ነው። እና እስካሁን ድረስ በተለይ ወደ ኳስ ሜዳ በሚሄድባቸው ጊዜዎች በዛ ስም ነው ብዙዎቹ የሚጠሩኝ ጓደኞቼ የሚጠሩኝ ማለት ነው። ከዛ ባሻገር ገና ህፃን እያለሁ ጀምሮ አንደር። ከአሥራ አምስት አመት በታች ኳስ ለፕሮጀክቶች በሚጫወትበት ጊዜ ሰንዴይ ኦሊሴይ ብሎ አሰልጣኝ ያወጣልኝ ስም አለ። ስለዚህም አሁን ወደዛ ወደ ትውልድ ሀገሬ አካባቢ በሚሄድበት ጊዜ ጓደኞቼ ሰንዴይ ኦሊሴ አይነን ነገር ነው የሚሉኝ ማለት ነው ይሄም ከእግር ኳስ ጋር በተያያዘ የመጣ ስም ነው። ለምን መጣ የሚባለውን ነገር ስናይ ብዙ ጊዜ ዌልፍሬድ ቦኒን ቅድም ገልጬዋለሁ እሱ ኮዲቫራዊ የሆነ ተጫዋች ነው። በዚህ ሰንዴይ ኦሊሴ ጋር ስንመጣ ግን ይሄ ናይጄሪያዊ ተጫዋች ሆኖ ህፃን እያለሁ ከእኔ ጋራ ወይም ደግሞ ታዳጊ እያለሁ ከእኔ ጋራ የሚያመሳስለው ብዙ ነገር ነበረ ከተክለ ቁመና ጀምሮ ጉልበት በጣም ጉልበተኛ የነበረ የመሃል ተጫዋች ነው። በሰአቱ ደግሞ እኔም የምጫወትበት ቦታ የመሃል ተጫዋች ነው የነበረው ለፕሮጀክቶች ስጫወት። ስለዚህ የሚያመሳስሉን ብዙ ነገሮች ነበሩ ፊታችን ላይ ብዙ እንመሳሰላለን ጉልበት ላይ በጣም ብዙ እንመሳሰላለን ጥንካሬ ላይ ብዙ እንመሳሰላለን ሮጬ ምናምን የምደክም አይነት አልነበርኩም። ስለዚህ እሱም እንደዛ አይነት ዝንባሌ የነበረው ስለዚህ ያንን ምክንያት በማድረግ ሰዎች ሰንዴይ ኦሊ ሴይ የሚል ስያሜ አውጥተውልኛል ማለት ነው። ስለዚህ ውጪ እነዚህ ሰዎች ይሄንን ስያሜ ይስጡኝ እንጂ ስያሜ ወይም ደግሞ ቅጽል ስም የግድ ከውጪ ብቻ የሚሰጥ ሚሆን አይሆንም። ቤት ውስጥም የራሳችን የሆነ ቅጽል ስም ይኖረናል። ነገር ግን እዚህ ጋር በሰፊው እኔ ማውራት የምፈልገው። ነገሮችን ላለማስፋት ወይም ሰፊ ላለማድረግ እነዚህ በውጪ በኩል የተሰጡኝን ስያሜዎች በመውሰድ ነው ብዙ ጊዜ እናውቃለን ቅጽል ስም ሲሰጥ ተግባሩና በዛ አጋጣሚ ያ ቅጽል ስም እንዲሰጥ የሚያስገድዱ የሚተገበሩ ስራዎች ወይም ደግሞ ያ ሰው የሚያከናውናቸው ስራዎች ናቸው። ስለዚህ አንድ ሰው ቅጽል ስም እንዲሰጠው ለምሳሌ የጀግንነት አይነት ባህሪ የሚያሳይ ከሆነ በዛ በዛ ዘመን ወይም ደግሞ ከዛ በፊት በነበሩ ዘመኖች በዛ አይነት ሁኔታ ውስጥ የጀግንነት ስራ ከሰራ ሰው ጋር ልናመሳስል ልናመሳስለው እንችላለን ማለት ነው። በጦርነት ለምሳሌ አሸናፊ የሆነ ሰው ካለ ምናልባት በዚህ ዘመን ደግሞ እንደዛ አይነት ጦርነት ያሸነፈ ሰው ካለ የበፊተኛውን ሰው ከዚህኛው ሰው ጋራ አንድ አይነት ስያሜ ልንሰጣቸው ወይም ደግሞ ልናመሳስላቸው እንችላለን ማለት ነው። ለምሳሌ ኔንሰን ማንዴላን ምን ያክል ለጥቁሮች እንድትዋጉ ምን ያክል ለነጻነት እንድትዋጉ እናውቃለን። ስለዚህ በሀገራችን እንደዛ አይነት እንቅስቃሴ ያደረጉ ሰዎች ማንዴላ ተብሎ የሚጠሩ ሰዎችን እናውቃለን። ስለዚህ ቅጽል ስም ሲሰጥ ምክንያቶቹ ብዙ ናቸው። እኔም በራሴ ሀሳብ ለመግለጽ እንደሞከርኩት ከዌልፍሬድ ቦኒ ጋራ ብዙ በብዙ ስለምመሳሰል በዛ ሰሞን የሚያውቁኝ ሰዎች ዌልፍሬድ ቦኒ የሚል ስያሜ ሰጥተውኛል። ስለዚህ ዌልፍሬድ ቦኒ ብሎ ይጠሩኛል እስካሁን ድረስ ማለት ነው። ሰንዴይ ኦሊሴ በሚጫወቱበት ጊዜ ስጫወት በነበረበት ጊዜ ደግሞ እነዛ ሰዎች ሰንዴይ ኦሊሴ ብለው ጠርተውኛል ስለዚህ ቅጽል ስሞቼ

መንዳት እችላለሁ አዎ መንዳት እችላለሁ። ግን በእኛ በሀገራችን በኢትዮጵያ ስለመንዳት ስናወራ ከባህላዊው ጋር ተያይዞ ብዙ አይነት ትርጓሜ ይኖረዋል። ለምሳሌ እዚህ ጋር ለመግለጽ የተሞከረው። መንዳት ትችላለህ ሲባል ምናልባት መኪና ሊሆን ይችላል አውሮፕላን ሊሆን ይችላል ሌሎችም ቬህክሎች ሊሆኑ ይችላሉ ማለት ነው። ነገር ግን እዚህ ጋር እኔ ለመግለጽ እንደሞከርኩት የሀገራችን ገበሬ። መንዳት ትችላለህ ሲባል ስለ አህያ ስለ ከብት ሊሆን ይችላል ከብቶቹ ንዳቸው ወይም አህያ ንዳ ምናምን እያለ ስለሚጠቀም ምናልባት መንዳት ትችላለህ ሲል። ጠቅለል ያለ አይነት ንግግር ነው። ስለዚህ እኔ ግን ሀሳቡን እንዴት ነው የምረዳው? እነዚህ ቪክሎችን ወይም ደግሞ መኪናን የተለያዩ የመጓጓዣ መሳሪያዎችን ነው ብዬ ነው የማስበው። ስለዚህ አዎ መንዳት እችላለሁ። መንዳት ከምችላቸው ነገሮች አንዱ ብስክሌት ነው ብስክሌት ማሽከርከር ወይም እንዳት እችላለሁ። ብስክሌት ለመንዳት ልክ እንደሌሎቹ እንደሚነዱ ነገሮች ራሱን የቻለ ትልቅ የድራይቪንግ ላይሰንስ የሚያስፈልገው ነገር አይደለም ወይም የመንጃ ፍቃድ የሚያስፈልገው ነገር አይደለም። ስለዚህ ብስክሌትን በቀላሉ ነው የተለማመድኩት። ድካም አለው መውደቅ መነሳት መቁሰል በጉልበት መውደቅ በእጅ መውደቅ እጅን መጋጥ ምናምን አይነት ነገሮች አሉት። እነዛን ነገሮች ሪስክ ወስጄ ወይም ደግሞ ሀላፊነት ወስጄ ራሴን ካለማመድኩ በኋላ በትንሽነቴ ነው መንዳት የጀመርኩት በሰባት በስምንት አመቴ አካባቢ። ስለዚህ አሁን ብስክሌት በደንብ መንዳት እችላለሁ ማለት ነው። በርግጥ ብስክሌት ለመንዳት የሚያስ የሚያስፈልጉ ነገሮች አሉ። ሚዛን መጠበቅ ያስፈልጋል በትክክል መቀመጥ መቻል ያስፈልጋል ቦታ መምረጥ ያስፈልጋል። የትራፊኩን ነገር መረዳት ያስፈልጋል ፍሰቱን ማለቴ ነው የሚፈቀድባቸውና የማይፈቀድባቸው ቦታዎች ስላሉ ማለት ነው። ስለዚህ ብስክሌት እነዳለሁ ግን ብስክሌት መንዳት በጣም አደገኛ ነው። በተለይ በተለይ ቁልቁለት ላይ ሆኖ ፍሬን የሌለው ሊሆን ይችላል። እኔ የሆነ ሰዓት ብስክሌት ስነዳ የሆነ አደጋ ገጥሞኛል ከፊት አህዮች በሰፊው በዛ ብለው እየሄዱ ነበር። ከኋላዬ ደግሞ ጫት የጫነ አይሱዙ እየመጣ ነበር ስለዚህ አማራጭ አልነበረኝም ከኋላ ያለውን በፍጥነት ነው የሚመጣው ከፊት ያሉትም ደግሞ እንስሶች ስለሆኑ ቀስ ብለው ነው የሚሄዱት ስለዚህ ያለኝ አመራጭ ፍሬን ያልነበረው ብስክሌት ስለነበረ እየነዳሁ የነበረው ወደ ጎን መውደቅ ነበረብኝ። ወደ ጎን ስወድቅ ግን ጭንቅላቴ ጋር ስለመታኝ መሬቱ ስለመታኝ ትንሽ አሞኝ ነበር። በሰአቱ ስለዚህ ብስክሌት መንዳት እንደምችል በዚህ ካለኝ ልምድ ጋር አያይዤ መመለስ እችላለሁ ማለት ነው። ሌላው ሞተርም መንዳት እችላለሁ። ሞተርም ያው ከብስክሌት ጋር ልናያይዘው ወይም ደግሞ ከብስክሌት ጋር ልናዛምደው እንችላለን ልዩነታቸው ብስክሌት ማኑዋል መሆኑ ወይም በእግራችን ፔዳል እየመታን የምንለው መሆኑ ነው። ሞተር ስንል ግን እንደ ብስክሌት ሁሉ ሁለት ጎማ ያላት ሆና ነገር ግን በሞተር ወይም ደግሞ በነዳጅ የምትንቀሳቀስ መሆኗ ነው ልዩ የሚያደርጋት ወይም በቤንዚን የምትንቀሳቀስ መሆኗ ነው ልዩ የሚያደርጋት። ከዛ ባሻገር ሞተር ለመንዳት ያን ያክል አስቸጋሪ አይደለም አንድ ሰው ብስክሌት መንዳት የሚችል ከሆነ። ሞተር መንዳት ለሱ ቀላል ነው። ሚዛኑን መጠበቅ ነዳጅ እንዴት እንደሚሰጥ ማወቅ እያንዳንዱን ነገር በትኩረት መከታተል ፍጥነት ስላላት ፍጥነቷን መቆጣጠር መቻል እንዴት ፍሬን እንደሚይዝ ማወቅ እነዚህ እነዚህ ነገሮች ሞተር ለመንዳት በጣም አስፈላጊ የሆኑ ነገሮች ናቸው። ሰው ሞተር መንዳት ከቻለ እኔ ሞተር መንዳት እችላለሁ ብያለሁ ብስክሌት መንዳት እችላለሁ ብያለሁ። ሞተር መንዳት የሚችል አንድ ሰው ባጃጅ ማሽከርከር ወይም ባጃጅ መንዳት ያን ያክል የሚያስቸግረው አይሆንም ማለት ነው። ስለዚህ ባጃጅ መንዳት እችላለሁ። ባጃጅ ስንነዳ ደግሞ ልክ እንደ እንደ ሳይክል እና እንደ ሞተር ብቻ ይዘን አይደለም የምንሄደው። ሀላፊነት ሊሰማን ይገባል ምክንያቱም በአጃጅ ስንነዳ ከኋላ ሶስት ሰዎችን እንጭናለን ስለዚህ ሀላፊነት ሊሰማን ይገባል ማለት ነው። ስለዚህ እኔ ባጃጅ መንዳት እችላለሁ ስለዚህ ለሰዎች የትራንስፖርት አገልግሎት ወይም የመጓጓዣ የመጓጓዝ አገልግሎት። እሰጣለሁ ማለት ነው። ለእነሱ የመጓጓዝ አገልግሎት ስሰጥ ግን ለብቻዬ እንደምነዳው ሀላፊነት ለብቻዬ ወስጄ እንደፈለኩ መሆን ሳይሆን ለእነሱ ምቾቱን በሚፈጥር አይነት መልኩ እንቅስቃሴን ገድቤ በትክክለኛው መንገድ የነሱን ሴፍቲ ጠብቄ ወይም ደህንነት ጠብቄ መንዳት ይጠበቅብኛል ማለት ነው። ስለዚህ ብዙ ነገሮች መንዳት እችላለሁ። እንደ መጀመሪያው ወይም ደግሞ በቀላሉ ሶስት ነገሮችን ገልጫለሁ ብስክሌት እነዳለሁ ሞተር እነዳለሁ ባጃጅ ነዳለሁ። እነዚህን መንዳት እችላለሁ ማለት ነው። ስለዚህ መንዳት ትችላለህ ለሚለው ጥያቄ አዎ በደንብ መንዳት እችላለሁ እነዚህን የገለጽኳቸውን ሶስት ነገር

የምወደው ፍራፍሬ ብዙ አይነት ፍራፍሬዎችን እወዳለሁ። ከእነዚህም ፍራፍሬዎች መካከል ፓፓያ ማንጎ አፕል ሙዝ አቡካዶን መጥቀስ እችላለሁ ነገር ግን በልዩነት ይህንን አይነት ፍራፍሬ ነው የምወደው የምለው የለም። ምክንያቱም ያደኩበት አካባቢ ብዙ አይነት ፍራፍሬዎች የሚመረቱበት አይነት አካባቢ ስለሆነ ሁሉንም አይነት የፍራፍሬ አይነቶች እወዳለሁ። ስለዚህ ከእነዚህ ፍራፍሬዎች መካከል ፓፓያን በጣም እወዳለሁ ማንጎን እወዳለሁ አፕል እወዳለሁ መዝ እወዳለው አቮካዶ እወዳለው ሀባብ እወዳለው ጊሽጣ እወዳለሁ እና ብዙ አይነት ፍራፍሬዎችን እወዳለሁ ማለት ነው። እንደ አጠቃላይ ኑሯችን አሁን በዚህ ሰዓት በብዙ ችግሮች የታጠረ ስለሆነ። ህይወታችን ስጋና የተለያዩ ነገሮች ላይ ጊዜ ከማባከን እና ከማጥፋት ይልቅ ወይም ደግሞ ለጤናችን ጎጂ የሆኑ ነገሮች ላይ ከምንሳተፍ ይልቅ የተለያዩ ፍራፍሬዎችን መመገብ በጣም አስፈላጊ ነው። ስለዚህ እኔ የምወዳቸው ፍራፍሬዎች መጠናቸው ብዙ ነው በልዩነት ይህንን ፍራፍሬ ነው የምወደው የበለጠ ከሁሉም ይሄን አበልጣለሁ የምለው ካልሆነ በስተቀር ሁሉንም አይነት ፍራፍሬዎች መውሰድ እወዳለሁ ማለት ነው። ለምሳሌ ማንጎን ስንመለከት በጣም ደስ የሚል አይነት ፍራ ፍሬ ነው ለጤና ብዙ አይነት ገጸ በረከቶች አሉት ስለዚህ ማንጎን በጣም እወዳለሁ። አፕልም ትንሽ ዋጋው ውድ ስለሆነ በቀላሉ የማግኘት ነገር ነው ትንሽ ከባድ የሚሆነው እንጂ። አፕልም በጣም ምርጥ የሆነ የፍራፍሬ አይነት ነው ስለዚህ አፕልም በጣም እወዳለሁ። በተጨማሪ ሙዝ ነው በቀላሉ የሚገኘው ስለዚህ ሙዝን በጣም እወዳለሁ። ከዛ በተጨማሪ አቡካዶ አቡካዶ እንግዲህ እንደምታውቁት እንደውም ከነ አባባሉ ሰባት እንቁላል ከመብላት ይልቅ አንድ አቮካዶ መብላት የበለጠ ቫልዩ አለው ሲባል እሰማለሁ። በጥናት ላይ የተመሰረተ ይሁን አይሁን? የማውቀው ነገር የለም። ነገር ግን አቮካዶ ብዙ የጤና ገጸ በረከቶች አሉት። ለብዙ በሽታዎች እንደ መድሃኒትም እንደሚያገለግል ብዙ ሰዎች ሲያወሩ እሰማለሁ። በጥናት ላይ የተመሰረተ ይሁን አይሁን? ግን አሁንም ማረጋገጫው የለኝም። ከዛ ባሻገር ግን አቮካዶ በጣም ከምወዳቸው የፍራፍሬ አይነቶች ዋናው ነው ማለት ነው። ስለዚህ ፍራፍሬዎችን በተለያየ አይነት መልኩ ልንጠቀምባቸው እንችላለን። በተለይ በተለይ ግን ፍራፍሬን ፍሬሽ እያለ ወይም አዲስ ከዛፉ እንደተቆረጠ መጠቀም ለጤና ብዙ ገጸ በረከት አለው ማለት ነው። ብዙ ጊዜ በፍራፍሬዎች ዙሪያ የምንሳሳታቸው ስህተቶች ምንድን ናቸው? ፍራፍሬዎቹን ካወረድናቸው ከዛፉ ከቆረጥናቸው በኋላ ብዙ ጊዜ አቆይተን ነው የምንበላቸው። በዚህም ምክንያት ለሰው ለሰውነታችን የሚሰጡት ጥቅም ወይም ደግሞ የጤና ገጸ በረከት ይቀንሳል ወይም ይጠፋል ከዛ በኋላ ለሆድ ለመሙላት ብቻ ይሆናሉ። እንጂ ማግኘት ያለብንን ጥቅማ ጥቅም ከእነሱ ላናገኝ እንችላለን ማለት ነው። ስለዚህ ፍራፍሬ የምንወደውም ይሁን የማንወደውን ለሰውነታችን የሚሰጠውን ጥቅም ለማረጋገጥ ወይም ደግሞ ማግኘት የሚገባንን ጥቅም ከፍራፍሬዎች ለማግኘት የመጀመሪያው ክራይቴሪያ ወይም የመጀመሪያው ነገር መሆን ያለበት ከዛፉ ከወረደ በአርባ ስምንት ሰዓት ውስጥ ለምግብ ፍጆታ መዋል መቻል አለበት ማለት ነው። ስለዚህ ከላይ እንደገለጽኩት የምወዳቸው ፍራፍሬዎች ብዙ ናቸው አንድ ወይም ሁለት ናቸው ብዬ የምገልጻቸው አይደሉም። ምናልባት ፓፓያን ማንጎን አፕልን ሙዝን አቡካዶን ገለጽኩ እንጂ ጊሽታ የሚባልም የፍራፍሬ አይነት አለ። ጊሽታ ብቻ አይደለም ዘይቱንም አለ። ሌሎችም እነ ሀባብ አሉ። ሌሎችም የፍራፍሬ አይነቶች አሉ። ብዙ አይነት የፍራፍሬ አይነት ነው ያለው እንደምናውቀው። ስለዚህ ከሁሉም ፍራፍሬ አይነቶች የበለጠ ባገኝ ያ ማለት እጥረት ያለብኝና ባገኝ ደስ የሚለኝ አፕል ነው። አፕል በቀላሉ አይገኝም ሲገኝም ዋጋው ቀላል አይሆንም። ስለዚህ በቀላሉ የማግኘት እድላችን ጠባብ ነው የሚሆነው። ስለዚህ ባገኘሁት አጋጣሚ ሁሉ አፕልን መጠቀምን አዘወትራለሁ ምክንያቱም ሌሎቹን በቀላሉ ስለማገኛቸው በቀላሉ መጠቀም ስለምችል ማለት ነው። እንጂ በተለየ ለአፕል የተለየ አይነት ፍቅር ኖሮኝ ወይም ደግሞ የምወደው ፍራፍሬ ነው ለማለት ሳይሆን። ሁሉንም አይነት ፍራፍሬዎች እወዳለሁ ግን አንዳንድ ጊዜ እጥረት ያለብንን ፍራፍሬ ከሌላው በተሻለ ለማግኘት ጥረት እናደርጋለን ምክንያቱም ሌሎቹን በቀላሉ ስለምናገኛቸው ማለት ነው። ስለዚህ ፓፓያን ማንጎን አፕልን ሙዝን አቡካዱን ጊሽጣን ፓይናፕል ወይም ደግሞ ዋተርሜልን እነዚህን በሙሉ የምወዳቸውና የምጠቀምባቸው ብዙ ጊዜ የማዘወትራቸው በጭማቂ መልኩም ይሁን በፍራፍሬ መልኩ እንዳለ የምጠቀምባቸው አይነት የፍራፍሬ አይነቶች ናቸው። ስለዚህ ሁሉንም አይነት የፍራፍሬ አይነቶች በጣም እወዳለሁ። የማገኘው በማገኘው አጋጣሚ ሁሉ እጠቀማለሁ

ወደ ስራ እንዴት እንደሚሄድ ልንገራችሁ ወደ ስራ ምሄድባቸው ብዙ አይነት መንገዶች አሉ። ከነዛም ወደ ስራ ከምሄድባቸው መንገዶች አንዱ። ሁል ግዜም ወደ ስራ የሚሄድበት የተዘጋጀ ወይም መስሪያ ቤቱ ወይም ካምፓኒው ያዘጋጀው የትራንስፖርት አገልግሎት አለ። ስለዚህ ያንን በመጠቀም ወደ ስራ እሄዳለሁ። ወደ ስራ ከመሄዴ በፊት እንዴት ትሄዳለህ የሚለውን ጥያቄ። ለማዘጋጀት ወይም ለመግለጽ ወደ ስራ ለመሄድ በፊት ጠዋት አስራ ሁለት ሰዓት ላይ ከእንቅልፌ እነሳለሁ። ፊቴን እታጠባለው እጄን እታጠባለው። ፀጉሬን አበጥራለሁ ጥርሴን እቦወርሻለሁ ከዛ በኋላ ልብሴን እለብስና የተዘጋጀልኝን ቁርስ እበላለሁ። ከዛ በኋላ አንድ ሰዓት ተኩል ሲሆን ሰርቪስ ወደማገኝበት ወይም የትራንስፖርት አገልግሎት ወደማገኝበት ቦታ እሄዳለሁ ማለት ነው። ሰርቪስ እንዳያመልጠኝ። ስለዚህ ሰርቪስ በመጠቀም ወይም ደግሞ የትራንስፖርት አገልግሎቱን ካምፓኒው ያዘጋጀውን የትራንስፖርት አገልግሎት በመጠቀም ወደ ስራ ቦታየ እሄዳለሁ። ማለት ነው። እሄ ብቻ አደለም። አንዳንድ ግዜ የነዳጅ እጥረቶች ይኖራሉ። የተለያዩ የትራንስፖርት እጥረቶች ይኖራሉ ስለዚህ እነዚህን የትራንስፖርት እጥረቶች። ለማስተካከል ያለን አማራጭ ምንድነው? በእግራችን ወክ እያደረግን መሄድ ነው። ስለዚህ ከመኖሪያ ቤቴ ጀምሮ የስራ ቦታየ ድረስ ለመሄድ ቢያንስ ቢያንስ የሠላሳ አምስት ደቂቃ ወይም የአርባ ደቂቃ መንገድ ይጠብቀኛል። ስለዚህ ይህንን የሠላሳ አምስት ደቂቃ ወይም የአርባ ደቂቃ መንገድ ለማድረግ ለብቻዬ መሄድ ትንሽ ከባድ ስለሚሆን መንገዱም አስልቻ አድካሚ ስለሚሆን ትራፊኩም ስለሚያስቸግር። ከጓደኞቼ ጋር ሰብሰብ ብለን አንድ በአንድ አንድ ሀሳቦች ላይ እየተወያየን ከቤቴ ወደ ስራ ቦታዬ ድረስ እሄዳለሁ ማለት ነው። ሌላው ወደ ስራ ከምሄድባቸው መንገዶች አንዱ። ምናልባት የትራንስፖርት አገልግሎት ካምፓኒው የማይሰጥበት አካባቢ እንኳን ቢሆን ጊዜ እንኳን ቢሆን ያለኝ አማራጭ ምንድነው? አስቸኳይ ስራዎች የሚጠብቁኝ ከሆነ ስራ ቦታዬ ሌላው የትራንስፖርት አገልግሎት በክፍያ እጠቀማለሁ ማለት ነው። ለምሳሌ ባጃጅ ልጠቀም እችላለሁ ወይም ደግሞ ታክሲዎችን ልንጠቀም እንችላለን ማለት ነው። ወይም ራይድ መጠቀም ምንችልባቸው አጋጣሚዎችም ሊገጥሙን ይችላሉ ማለት ነው። ስለዚህ በስራ ለመሄድ ወደ ስራ ቦታ ለመሄድ ብዙ አማራጮች አሉ። ከነዛ አማራጮች አንደኛው ካምፓኒው ያዘጋጀልን የትራንስፖርት አገልግሎት ነው። ሁለተኛው ደግሞ በእግራችን ወክ እያረግን ወይም በእግራችን እየተራመድን የመሄድ ነው። ሶስተኛው እና ሁልግዜም ማንጠቀምበት ግን አስገዳጅ ሁኔታዎች ሲኖሩ የምንጠቀምበት መንገድ ደግሞ የታክሲ አገልግሎት ነው ማለት ነው። ስለዚህ የታክሲ አገልግሎትን ምንጠቀምባቸው ምክንያቶች ምናልባት አስቸኳይ ስራዎች እሚኖሩን ከሆነና ምናልባት በጧት ተነስተን በሰአቱ ስራ ቦታ ማን ደርስ ከሆነ የግድ የታክሲ አገልግሎት መጠቀም ይጠበቅብናል ማለት ነው። ነገር ግን ወደ ስራ ከመሄዳችን በፊት ወደ ስራ ለመሄድ ሚያስፈልጉንን ነገሮች ማዘጋጀት ይጠበቅብናል። ስለዚህ እንዴት ትሄዳለህ ሚለው ምናልባት ትራንስፖርትን የሚመለከት ከሆነ አሁን በገለጽኩት አይነት መልኩ ነው። ወደ ስራ ልሄድ የምችለው ከዛ ባሻገር ግን አሁን ያለውን ጥያቄ ወይም ጥያቄውን ወደ ስራ ከመሄዳችን በፊት ምንድን ነገሮችን ታስተካክላለህ የሚል አይነት መንፈስ ካለው ወደ ስራ ለመሄድ። ቅድመ ሁኔታዎቼ ምንድን ናቸው? የሚለውን ለመመልከት ቅድም እንደተናገርኩት ወደ ስራ ስሄድ ልጠቀምባቸው የምችላቸውን መሳሪያዎች ማዘጋጀት። ከዛ ባሻገር ስኬጁሌን በትክክል ማስተካከል ፕላኖች ካሉኝ ፕላኖችን መያዝ ሚያስፈልጉኝ ማቴሪያሎች ካሉ እነሱን ማሟላት ከዛ በኋላ ለስራ ወደ ለመሄድ ዝግጁ ሆኜ ስገኝ። አጠቃላይ የመያዝ ያለብኝን ነገር በምይዝበት ማቴሪያል በመያዝ ከዛ በኋላ ለስራ ለመሄድ ዝግጁ ስሆን ወደ ስራ ቦታ ለመሄድ መውጣት ማለት ነው። በምሄድበት ጊዜ ብዙ ነገሮችን ስለምይዝ ምናልባት ትራንስፖርት ስጠቀም ትራንስፖርት ላይ የሚይዛቸውን ነገሮች የመጣልና የመርሳት ነገሮች እንዳይፈጠሩ ይዤ ምሄዳቸውን ነገሮች ሁሉንም በአንድ ቋት ወይም በአንድ መያዣ እቃ ጠቅልዬ መያዝን እመርጣለሁ። ከዛ ባሻገር ወደ ስራ ስሄድ ኮምፒውተር ያስፈልገኛል ኮምፒውተር እይዛለሁ ከዛ ባሻገር የሳይት መነፀር ያስፈልገኛል የጭንቅላት መከላከያ ሄድሜት ያስፈልገኛል እነዚህን በሙሉ ካሟላው በኋላ ወደ ስራ እሄዳለሁ ማለት ነው። ወደ ስራ ስሄድ ቅድም እንዳልኩት ብዙ ነገሮችን እንጠቀም መንገዶችን እጠቀማለሁ። ከነዛ መንገዶች አንዱ። ሰርቪስ ወይም ግቢው ያዘጋጀው ወይም ካምፓኒው ያዘጋጀው የትራንስፖርት አገልግሎት ነው። ሁለተኛው ደግሞ የታክሲ አገልግሎት ነው ሶስተኛው ደግሞ ምናልባት እነዚህን አማራጮች ማግኘት የማልችል ከሆነ። በእግር የመሄድ ነገርን እጠቀማለሁ ማለት ነው። ስለዚህ እነዚህን ሶስት መንገዶች በመጠቀም ወደ ስራ እንዴት ትሄዳለህ ሚለውን መለስኩ ማለት ነው

አዎ የሙዚቃ መሳሪያ መጫወት እችላለሁ። ብዙ አይነት የሙዚቃ መሳሪያዎች አሉ በሀገራችን። የባህላዊና የዘመናዊ ብለን ልንከፋፍላቸው እንችላለን ከእነዚህ የሙዚቃ መሳሪያዎች በተጨማሪ የዘመናዊ የሙዚቃ መሳሪያዎችም አሉ ከባህላዊ የሙዚቃ መሳሪያዎች እንጀምር እንኳን ብንል ከባህላዊ ሙዚቃ መሳሪያዎች እኔ መጫወት የምትችላቸው ለምሳሌ ክራር መጫወት እችላለሁ። ዋሽንት ትንሽ ትንሽ መጫወት እችላለሁ ከበሮ በደንብ መጫወት እችላለሁ ከዛ በተጨማሪ ማሲንቆ ትንሽ ትንሽ እሞክራለሁ ማለት ነው። ከእነዚህ መሃል ክራር በደንብ መጫወት እችላለሁ ከበሮ በደንብ መጫወት እችላለሁ ማለት ነው። ብዙ ጊዜ እነዚህን የሙዚቃ መሳሪያዎች የምንጠቀምባቸው ሙዚቃ ለማቀናበር እና የተለያዩ ከሙዚቃ ጋር የተያያዙ ስራዎችን ለመስራት ቢሆንም ብዙ ጊዜ ግን በሀገራችን ሙዚቃ ምናልባት የማይጫወቱ ዘመናዊ ሙዚቃ ውስጥም ይሁን ባለው ሙዚቃ ውስጥ ያን ያክል ለእንጀራ ብለው የማይሰሩ ሰዎች ነገር ግን ለስሜታቸው ቅርብ ስለሆነ ብቻ ያሉበት አካባቢ ምናልባት ወይ ወደ ጫካዎች አካባቢ በመሄድ ወይ ምናልባት ከብት በሚጠብቁበት ቦታ ብዙ የሀገራዊ የሙዚቃ መሳሪያዎችን ሊጠቀሙ ይችላሉ። ብዙ ጊዜ ከሚመስጡኝ የሙዚቃ መሳሪያዎች ወይም ደግሞ የባህላዊ የሙዚቃ መሳሪያዎች መካከል ማሲንቆ በጣም ነው የሚገርመኝ ከዛ ባሻገር ግን ዋሽንት በጣም ነው ከሁሉም በላይ የሚገርመኝ በትንፋሽ ብቻ የምንጫወትበት የሙዚቃ መሳሪያ ሆኖ ከሸንበቆ የሚሰራ ወደ አራት ቀዳዳዎች አካባቢ ያሉት ነው። ስለዚህ ትንፋሽን ብቻ በመጠቀም ዋሽንግተን እንጫወታለን ማለት ነው። ከዛ በተጨማሪ ማሲንቆ አንድ ደጋን በሚመስል አይነት እንጨት ላይ የሚወጠሩ ክሮች አሉ። ምናልባት እነዚህ ክሮች እርግጠኛ ባልሆንም ከፈረስ ጭራ የሚሰሩ ይመስለኛል ስለዚህ እነዛን በመውጠር ማሲንቆን መስራት እንችላለን። ከዛ በኋላ ሌላ ተጨማሪ የሚወጠር ሌላ ከአንድ ሳጥናዊ የሚመስል በእንጨት የሚሰራ ከዛ ላይ ድምፁን እንወቅ ወይም ደግሞ ያንን የፈረስ ጭራ የምንወጥርበት ሌላ ተጨማሪ ወይም የሚገዘገዝ አይነት ስለሆነ ሁለቱን ካዘጋጀን በኋላ ሁለቱን በመገዝገዝ የሚመጣ አስገራሚ ድምጽ አለ እጃችንን በተጨማሪ እንጠቀማለን። ስለዚህ የሚሰራበት መንገድ ከሞላ ጎደል ይህንን ይመስላል ሁለቱን በመገዝገዝ እጃችንን ወይም ጣቶቻችንን ክሮቹ ላይ ወይም ደግሞ የፈረስ ጭራው ላይ በማንቀሳቀስ የምንፈልጋቸውን አይነት ድምጸቶች እንዲመጡ በማድረግ የተለያዩ ድምፆችን መፍጠር እንችላለን ማለት ነው። ስለዚህ ባህላዊ ከሆኑ የሙዚቃ መሳሪያዎች መካከል ክራር ክራርን ስንመለከት በተጨማሪ ክራርም ልክ ከማሲንቆ ጋር ተመሳሳይ የሆነ የአሰራር ስርዓት አለው የሚወጠሩ ወደ አምስት ክሮች ይኖራሉ ወይም ሲባጎዎች ይኖራሉ እነዛን እንደምንፈልግበት መጠን እንወጥራለን የራሱ የቻለ ቦክስ አለው ወይም ደግሞ ሳጥን የሚመስል ነገር አለው መወጠር ያለው ራሱን የቻለ ፎርማሊቲ ወይም ስትራክቸር አለው ስለዚህ ያንን ከወጠርን በኋላ አሁንም ጣቶቻችንን በመጠቀም ነው የተለያዩ ድምፆችን የሚሰጥል ከጣቶቻችን በተጨማሪ በአንደኛው እጃችን የክራሩን ክሮች በምንፈልግበት መጠን በምንፈልግበት ፍጥነትና እንቅስቃሴ እንመታለን ማለት ነው። ስለዚህ ክራሩ በዚያ ካቀረብን እኛም የምንፈልጋቸው ምን ድምጾች እንዲያወጣልን ማድረግ እንደቻለን ማለት ነው ስለዚህ ከሙዚቃ መሳሪያዎች በተለይም ባህላዊ ከሆኑ የሀገራችን የኢትዮጵያ የሙዚቃ መሳሪያዎች ክራርን ማሲንቆን ዋሽንትን እና ከበሮን በመጠኑም ቢሆን መጫወት እችላለሁ ማለት ነው። ዘመናዊ የሆኑ የሙዚቃ መሳሪያዎች አሉ ለምሳሌ እንደ ምሳሌ እነ ኦርጋንን ማንሳት እንችላለን እነ ፒያኖን ማንሳት እንችላለን። ከሚመስጡኝ የሙዚቃ መሳሪያዎች ራሱን ችሉ ልክ እንደ ሙዚቃ መሳሪያ ሌላ ምንም ሳንጠቀም መጫወት እንድንችል የሚያደርገን አንዱ ፒያኖ ነው ፒያኖን መጫወት በጣም የምመኘው አይነት የሙዚቃ መሳሪያ ቢሆንም ለጊዜው ግን ፒያኖን መጫወት አልችልም። ግን ወደፊት አጋጣሚውን ሳገኝ ወይም አማራጮች ሳገኝ ፒያኖን የመማር እቅድ አለኝ። ስለዚህ ፒያኖ የመጫወት ፍላጎት አለኝ ማለት ነው ነገር ግን ቅድም እንደተናገርኩት ከባህላዊ የሙዚቃ መሳሪያዎች ዋሽንት መጫወት እችላለሁ ደስ ይለኛል በተለይ ብቻዬን ስሆን የተለያዩ ባህላዊ ሙዚቃዎችን በትንፋሽ ብቻ ድምጽ የሌለው ያ ማለት የቮካል የሌለው የሰው ድምጽ የሌለው በሙዚቃ መሳሪያ ብቻ ወይም በዚህ በዓላዊ ሙዚቃ መሳሪያ ብቻ መጫወት ያስደስተኛል። ስለዚህ ዋሽንትን መጫወት ከምችላቸው እና ከምወዳቸው ሙዚቃ መሳሪያዎች አንዱ ነው ማለት ነው።

ጥላ ወይስ ፀሀይ ትመርጣለህ ነው የሚለው ጥያቄው? ስለዚህ እንደየሁኔታው ነው ምላሹ የሚሆነው። ምክንያቱም ጥላም ብቻ መምረጥ ከባድ ነው። ወይም ደግሞ ፀሀይም ብቻ መምረጥ ከባድ ነው። ለምሳሌ በጣም ፀሀዩ የከረረ ከሆነ እና ፀሀይ ላይ የቆየን ከሆንን ጥላ የግድ ያስፈልገናል ስለዚህ ጥላ እንመርጣለን ማለት ነው። ነገር ግን ቀዝቃዛ የሆነ አካባቢ ከቆየን ጥላ ላይ ከቆየን የግድ ፀሀይ ስለሚያስፈልገን ፀሀይን እንመርጣለን ማለት ነው። ስለዚህ መልሴ የሚሆነው ጥላ ወይስ ፀሀይ ትመርጣለህ ለሚለው ጥያቄ ጥላንም የምመርጥበት ጊዜ ይኖራል ፀሀይንም የምመርጥበት ጊዜ ይኖራል ማለት ነው። ለምሳሌ አንዳንድ ጊዜ የፊልድ ስራዎች በተለይ ከኮንስትራክሽን ወይም ከግንባታ ጋር የተያያዙ የፊልድ ስራዎችን ስሰራ ከቆየው ብዙ ሰአቴን ፀሀይ ላይ ነው የማሳልፈው ማለት ነው። ብዙ ሰአቴን ፀሀይ ላይ አሳለፍኩኝ ማለት ፀሀዩ በጣም ከብዶኛል ፀሀይ በጣም መጥቶኛል ማለት ነው። ስለዚህ የግድ ጥላ ቦታን እመርጣለሁ ከዛ በኋላ ለማረፍ ማለት ነው። እረፍት በደንብ ካረኩ በኋላ ደግሞ ምናልባት ተመልሼ ወደ ፀሀይ ቦታ ልሄድ እችላለሁ። እንደ አጠቃላይ ግን በተለይ በተለይ ጠዋት ጠዋት ላይ ፀሀይን የመጠቀም አማራጭ መምረጥ የግድ ነው። ምክንያቱም ተኝተን ካደርን በኋላ ልክ ሲነጋ ወደ ጠዋት አካባቢ የአየሩ ንብረት በጣም ቀዝቃዛ ከመሆኑ የተነሳ የፀሀይ ፍላጎታችን ከቅዝቃዜ በኋላ በጣም ከፍተኛ ስለሚሆን ፀሀይን እንመርጣለን በተለይ የጠዋት ፀሀይ። በህክምናውም ዘርፍ የሚመከር ስለሚሆን ጠዋት የምትመጣዋ ፀሀይ ከምግብም በላይ ስለሆነች የጠዋቷን ፀሀይ የመሞቅ አይነት አማራጭ ይኖረናል ወይም ደግሞ ፍላጎት ይኖረናል እናደርገዋለንም ጭምር ማለት ነው። እንደምናውቀው ህፃናት ከተወለዱ በኋላ ጠዋት ላይ የጠዋቷን ፀሀይ እንዲሞቁ ይመከራል። ይሄ የጤና ገፀ በረከት እንዳለው ግልጽ ነው። ስለዚህ የጠዋት ፀሀይ ከሁሉም ነገር በላይ ተመራጭ ስለሆነች የጠዋቷን ፀሀይ መሞቅን እመርጣለሁ ማለት ነው። ነገር ግን ቀዝቃዛ ሁኔታ ላይ ቆይተን የፀሀይ ብርሃን የግድ ስለሚያስፈልገን የግድ ፀሀይ ያስፈልገናል ፀሀይ እንጠቀማለን ማለት ነው። ለምሳሌ አትክልትን ማየት ብንችል ፀሀይ የግድ ያስፈልጋቸዋል የፀሀይ ብርሃን የግድ ያስፈልጋቸዋል ያ ማለት ፀሀይ የራሷን የቻለ ጥቅም አላት ለሰው ልጅ የሚሆን ለማንኛውም ህይወት ላለው ነገር ጥቅም አላት ማለት ነው። ስለዚህ ፀሀይን የምንመርጥባቸው ይኖራሉ ማለት ነው። ከዛ ባሻገር አሁን ኑሮን ለማሸነፍ ሁላችንም ደፋ ቀና ማለታችን አይቀርም። ስለዚህ አሁን ላይ ያለው በተለይ ቀን ላይ ያለው ፀሀይ በጣም ከባድ ፀሀይ ከመሆኑ የተነሳ ሁላችንም የጠዋቱን ፀሀይ ለለመሞቅ እንፈልግ እንሞክር እንጂ ቀን ላይ የምናገኘው ፀሀይ በጣም ስለሚከብደን ጥላ የሆነ ሰዓት ወይም ደግሞ እረፍት የምናደርግበት ሰዓት ጥላ ላይ የምንሆንበትን ሰዓት እንመርጣለን ማለት ነው። በአንጻሩ ደግሞ ለምሳሌ በጣም ጸ ጥላ የበዛበት ቦታ በጣም ቅዝቃዜ የበዛበት ቦታ የምንቆይ ከሆነ ለሰውነታችንም ለጤናችንም ጥሩ ስለማይመጣ የግድ የፀሀይ ብርሃን ያስፈልገናል። ለምሳሌ እኔ የምሰራበት መስሪያ ቤት ውስጥ ብዙ ጊዜየን ቁጭ ብዬ እንዳሳልፍ የሚያስገድደኝ የስራ ሁኔታ ላይ ነው ያለሁት። ስለዚህ ብዙ ሰአቴን በስራ ላይ ሳሳልፍ የምሰራበት ቢሮ በጣም ቀዝቃዛ ከመሆኑ የተነሳ የተወሰነ ሰዓት ከቢሮ ወጥቼ ፀሀይ የምሞቅ የምሞቅባቸው ጊዜዎች ወይም አጋጣሚዎች አሉ ያ ማለት ምን ማለት ነው ፀሀይ ለጤናችን በጣም አስፈላጊ መሆኑን ያሳያል ማለት ነው። ግን ያ ማለት ከመጠን በላይ በዝቶ እንድንጠቀምበት የሚመከርም አይደለም ማለት ነው። በዚህ ጊዜ ፀሀይ ከመጠን በላይ የምንጠቀምና የፀሀይ ብርሃን ወደ ውስጣችን በሃይል በሚገባበት ጊዜ ሊፈጠሩ የሚችሉ ብዙ አይነት በሽታዎች ስለሚኖሩ ከፀሀይ ብርሃን በመጠኑ ከመጠቀም ባሻገር በጣም መዳፈር እና በጣም ብዙ የ የፀሀይ ኃይልን ወደ ውስጣችን ማስገባት ይኖርብናል ብዬ አላምንም። ስለዚህ ጥላ ጥላ ላይ መሆን የሚፈልግ የምንፈ ሰውነታችን የሚፈልግበት ጊዜ አለ። ፀሀይ ላይም እንድንሆን ሰውነታችን የሚጠይቀን ጊዜ አለ። ስለዚህ እንደየሁኔታውና እንደየአመጣጡ እንደ ሰውነታችን ባህሪና እንደ አደግንበት እንደ ተወለድንበት አካባቢ የፀሀይ ብርሃንን እና ጥላንን እንጠቀማለን ማለት ነው። ብዙ ጊዜ የፀሀይ ብርሃን በጣም ከባድ እንደሆነ የሚያስረዳን ብዙ ሰዎች የፀሀይ ብርሃንን ለመከላከል የፀሀይ ጥላዎችን ይጠቀማሉ ጥላ ስል ዣን ጥላ ማለቴ ነው። ስለዚህ የፀሀይ ብርሃንን ለመከላከል ሰዎች ዣንጥላን ተጠቀሙ ማለት ከፀሀይ የሚመጣው ሀይል ባላስፈላጊ አይነት መልኩ የምንጠቀምበት ከሆነ በጣም ብዙ ነገሮችን ወይም ብዙ ጉዳቶችን ሊያደርስብን ይችላል የቆዳ ችግሮችን ሊያደርስብን ይችላል ብዙ ነገሮችን ሊያደርስብን ይችላል። ስለዚህ በአግባቡ ፀሀይንንም ፀሀይንም እጠቀማለሁ። አስፈላጊ ሆኖ ሲገኝ ደግሞ ከፀሀይ ብርሃን መራቅ ሲያስፈልገኝ ደግሞ በአግባቡ ጥላንም እጠቀማለሁ። ስለዚህ ጥላ ወይ ጥላ ወይስ ፀሀይ ትመርጣለህ ለሚለው ጥያቄ ጥላንም የምመርጥበት ጊዜ አለ ፀሀይንም የምመርጥበት ጊዜ አለ። አንዱን መምረጥ በዚህ ሰዓት በጣም ከባድ ስለሆነ እንደየ እንደ አየሩ ሁኔታ የሚያስፈልገኝን እመርጣለሁ

እኔ ብዙ የምወዳቸው መተግበሪያዎች አሉ። የምወዳቸው ከምወዳቸው መተግበሪያዎች መካከል። ሁላችንም እንደምናውቀው ዋትሳፕ አለ ቴሌግራም አለ ዩቲዩብ አለ ቲክቶክ አለ ፌስቡክ አለ ሌሎችም እንደዚሁ ይኖራሉ። ነገር ግን። ብዙ ጊዜ የተለያዩ ስራዎችን ለመስራት ወይም ብዙ ጊዜ የተለያዩ ተግባራትን ለማከናወን የምትጠቀምበት የመተግበሪያ አይነት ዋትሳፕ ነው። እንደሚታወቀው ዋትሳፕ ብዙ ሰዎችን ለማገናኘት ፈጣን ነው። መተግበሪያው በጣም ደስ የሚለው አንዱ። መዘኛው ወይም ደግሞ የምመርጥበት ትልቁ ምክንያት። ከሰዎች ጋር ለመገናኘት በጣም ፈጣን ነው ቀላል ነው። ርካሽ ነው። ስለዚህ በተለያዩ ምክንያቶች ዋትሳፕን የመጀመሪያ መተግበሪያ አድርጌ እመርጠዋለሁ ማለት ነው። ወይም ደግሞ ከመተግበሪያዎቹ ሁሉ ለኔ ተመራጭ ነው ብዬ የማስበው ዋትሳፕ ነው ማለት ነው። ምክንያቱም ቅድም እንደተናገርኩት አንደኛው ፍጥነቱ ነው። ሁለተኛ ሁሉንም አይነት ነገሮች ያከናውናል። መልእክቶችን መላክ ይቻላል ቪዲዮዎችን መላክ ይቻላል። ከሰዎች መልእክቶችን በፍጥነት መቀበል ይቻላል። ስለዚህ በግለሰብ ደረጃ በተለይ ለሰዎች ጋር ለመገናኘት። የትኛውም አለም ክፍላት ካሉ ሰዎች ጋር ለመገናኘት ቀላሉ ቀላል ስለሚያደርግልኝ ዋትሳፕን የመጀመሪያ ምርጫ አድርጌ እመርጠዋለሁ ካሉት መተግበሪያዎች ሁሉ። ሌላው ቴሌግራም ቴሌግራም ደግሞ በቡድን ጓደኞቼ ጋር ቻናል ፈጥረን በቡድን እንድናወራ የሚፈቅድልን ስለሆነ። ቴሌግራም ደግሞ ሌላ ጣዕም ያለው ነው። ሌላ አማራጭ ነው። በቴሌግራም መደዋወል ማውራት ይቻላል በርግጥ በዋትሳፕም መነጋገር መደዋወል ማውራት ይቻላል። በቴሌግራምም መነጋገር እና ማውራት ይቻላል ደስ የሚለው ፊት ለፊት እየተያየን ማውራት እንችላለን ልክ እንደ ስካይፒ ማለት ነው። ስለዚህ የምንጠቀምበት ለመነጋገር የምንጠቀምበት ነገር ለምሳሌ ሞባይል ከሆነ ወይም ደግሞ ላፕቶፕ ከሆነ። እነዚህን በመጠቀም በቀላሉ ከሰዎች ጋራ ፊት ለፊት እየተያየን እንድናወራ የሚያግዘን ስለሆነ ቴሌግራምም በጣም ነው የምወደው። በተለይ በቡድን እና በቻናል መረጃዎችን ለመቀባበል ወይም ደግሞ ያለውን መረጃ ለመስጠት እና ለመቀበል። ቴሌግራም በጣም ተመራጭ ነው። ስለዚህ አሁን ባለንበት ዘመን ኑሯችንን በጣም ቀላል ስለሚያደርግልን። ቴለግራምን በጣም እመርጣለሁ እኔ በተለይ የምወደው አንዱ መተግበሪያ ቴሌግራም ነው ማለት ነው። እንደምናውቀው ዩቲዩብም ሌላ መተግበሪያ ነው። ጣእሙም ይለያል ከእነዚህ ዩቲዩብን ልዩ የሚያደርገው ብዙ ጊዜ እዛ ላይ የሚቀመጡ ነገሮች። በቪዲዮ ወይም ደግሞ በምስል ላይ የተመሰረቱ ናቸው። ስለዚህ ዩቲዩብን በመጠቀም ለምሳሌ ትምህርት መማር እንችላለን። የተለያዩ ልምዶቻችንን ያሉንን እውቀቶች ማስተላለፍ እንችላለን። ከዛ ባሻገር ለመዝናናት ልንጠቀምበት እንችላለን። ሙዚቃና የተለያዩ ነገሮችን ለማዳመጥ ልንጠቀምበት እንችላለን። ስለዚህ ዩቲዩብም በጣም ወሳኝ ነገር ነው። እኛ የምንፈልገውን ነገር ለቀሪው አለም ማስተላለፍ እንችላለን። ከአለማት ከተለያዩ አለማት ክፍሎችም የሚለቀቁ የማስተማሪያም የመዝናኛም ሊሆኑ ይችላሉ። በተለያዩ ምክንያትች የሚለቀቁ ነገሮች ሊሆኑ ይችላሉ። ኢንፎርሜሽኖችን ወይም መረጃዎችን ለማስተላለፍ ሊሆን ይችላል። ስለዚህ በቀላሉ ተደራሽ ስለሚሆን ዩቲዩብ ላይ የምንፈልጋቸውን ነገሮች ፈልገን ማየት እንችላለን ማለት ነው። ሌላው አሁን በዚህ ዘመን ደግሞ ልዩ የሚያደርገውና በጣም እንደ ፋሽን እየተጠቀምንበት ያለነው የመተግበሪያ ቲክቶክ ነው። ስለዚህ በነገራችን ላይ እኔ ዋትሳፕ አካውንት አለኝ የቴሌግራም አካውንት አለኝ የዩቲዩብ አካውንት አለኝ። የቲክቶክ አካውንት አለኝ የፌስቡክ አካውንት አለኝ ስለዚህ እነዚህን መተግበሪያዎች የምወድበት ዋናው ምክንያት እነዚህ አካውንቶች ኖረውኝ በተግባር እየተጠቀምኩበት ጥቅሙንም እያየሁት ስለሆነ ነው። ስለዚህ እነዚህን መተግበራዎች የምወድበት ምክንያት ስለዚህ የቲክቶክ አካውንት ላይ በጣም የሚገርመኝ ነገር በአጭር ሰዓት ትልልቅ አይነት መልእክቶችን ማስተናወፍ ይቻላል። ስለዚህ አጫጭር መልእክቶችን አጫጭር ቪዲዮዎችን አጫጭር ትምህርታዊ የሆኑ ነገሮችን ማስተላለፍ የሚቻልበት አይነት መተግበሪያ ስለሆነ። ቲክቶክንም በጣም ነው የምወደው። በአጭር ጊዜ ብዙ አይነት እውቀቶችን ብዙ አይነት ነገሮችን ማወቅ እንድንችል ያደርጋል ማለት ነው። ሌላው ፌስቡክ ነው። ፌስቡክ በተለይ በተለይ ከጓደኞቻችን ጋራ በቀላሉ መገናኘት እንድንችል እኛ ያለንበትን ሁኔታ ለጓደኞቻችን በቀላሉ ማስረዳት እንድንችል የሚያደርግ ስለሆነ። የመጀመሪያም ከሌሎቹ በፍጥነትም እየተጠቀምንበት ቀላልም መሆኖ በፍጥነት እየተጠቀምንበት ያለነው አይነት መተግበሪያ ስለሆነ። ፌስቡክም በጣም አስፈላጊና ጠቃሚ የሆነ በጣም ሊመረጥ የሚገባው ሊወደድ የሚገባው አይነት የመተግበሪያ አይነት ነው። ስለዚህ እንደ አጠቃላይ ጠቅለል ሳደርገው እኔ ካሉት መተግበሪያዎች ሁሉ በአንደኝነት የምወደው ቅድም እንደተናገርኩት ዋትሳፕ ነው። ነገር ግን ሌሎቹን እጠላለሁ ማለት አይደለም ሌሎቹም ጥቅማቸው ከፍ ያለ ስለሆነ ቴሌግራምን ዩቲዩብን ቲክቶክን እና ፌስቡክን እጠቀማለሁ ማለት ነው። ስለዚህ ሁሉም መተግባራዎች የሚጠቅሙን ስለሆኑ

እኔ ብዙ ኢትዮጵያ ውስጥ የምወዳቸው ባህሎች አሉ ኢትዮጵያውያን እንደመሆናችን መጠን ለበዓላት ያለን አመለካከት በጣም ከፍ ያለ ነው። ስለዚህ ብዙ በዓላት አሉን በዓላቶቻችንን ለመግለጽ ያክል ለምሳሌ ከመጀመሪያው ከአመቱ መጀመሪያ ጀምረን የዘመን መለወጫ አለ ወይም አዲስ አመት የምንለው አለ። ከአዲስ አመት ቀጥሎ የገና በዓል አለ ቀጥሎ ደግሞ የጥምቀት በዓል ይመጣል። በዓል በኋላ ደግሞ የፋሲካ በዓል ይመጣል ከፋሲካ በዓል በዓላት በውሀላ ደግሞ የቡሄ በዓል ይመጣል እያለ እያለ በጣም ብዙ በዓላትን መግለጽ እንችላለን። የበዓላትን ዝርዝር ከመግለጽ ባሻገር እዚህ ጋር የትኛውን በዓል ትወዳለህ ነው የሚለው? የበለጠ በህፃንነቴም ትዝታዎች ከፍተኛ ትዝታዎች ያሉኝ ለእንቁጣጣሽ ወይም ደግሞ ለአዲስ አመት መለወጫ ለዘመን መለወጫ እና ለፋሲካ በዓል የተለየ አመለካከት አለኝ። ያን ማለቴ ግን ሌሎቹን በዓላት አልወዳቸውም ማለት አይደለም። የቡሄ በዓል አሁን በጣም ከፍተኛ ትዝታ ያለኝ አይነት በዓል ነው። ግን እስኪ ከአዲስ አመት እንጀምር እንደሚታወቀው በጣም ብዙ ጊዜ አዲስ አመት ላይ ብዙ ነገሮች ወደ ጭንቅላታችን ይመጣሉ አዲስ አመት ስንል በአዲስ መንፈስ በአዲስ ራዕይ በአዲስ ፍላጎት በአዲስ የስራ ተነሳሽነት ወደምንፈልጋቸው መንገዶች የምንመጣበት። መንገድ ስለሆነ ከሌሎች በዓላት ለየት የሚያደርገው ወይም ተመራጭ የሚያደርገው እሱ ነው። ስለዚህ አዲስ አመትን እኔ በጣም ነው የምወደው። አዲስ አመት ሲባል አስታውሳለሁ እናትና አባቴ በጣም ልዩ አመለካከት ለአዲስ አመት ስላላቸው አዳዲስ ልብስ ይገዛልኛል አዲስ ጫማ ይገዛልኛል። በተጨማሪም አዳዲስ ነገሮች ይደረጉልኛል ደብተር ትምህርት ቤት ይገዛልናል። የትምህርት መሳሪያዎች ይገዙልናል ልክ ዛሬ እኛ ለልጆቻችን እንደምናደርገው ማለት ነው። ስለዚህ ከሁሉም በዓላት አዲስ አመት የተለየ አይነት ስሜት ያለኝ አይነት በዓል ነው። ምክንያቱም በአዲስ መንፈስ ለስራ የምንነሳበት። ከአንድ ክፍል ወደ ሌላኛው ክፍል የተሸጋገርንበት ከጓደኞቻችን ጋር ተራርቀን ቆይተን እንደ አዲስ ከጓደኞቻችን ጋር የምንገናኝበት አዲስ ተስፋ የምንሰንቅበት። ምኞታችንን ለማሳካት በአዲስ ስራ ወደ ስራ የምንመጣበት ወይም ስራ የምንጀምርበት አይነት ስለሆነ አዲስ አመት በጣም ከፍተኛ የሆነ ደስታን የሚፈጥርልኝና ከየትኛውም አይነት በዓል የመጀመሪያ ሆኖ ስለሚመጣም ለዛ ትልቅ ቦታ የምሰጠው አይነት በዓል ነው ማለት ነው። ከዛ ባሻገር ቅድም እንደተናገርኩት ሌላው ሁለተኛው በጣም ቦታ የምሰጠው በዓል የፋሲካ በዓል ነው። ወይም ኢፒፋኒ የምንለው ማለት ነው ስለዚህ ይሄን የፋሲካ በዓል እንደመርጥ ያደረገኝ ትልቁ ምክንያት እንደሚታወቀው በሃይማኖታችን ለሁለት ወራት ጾም ከተደረገ በኋላ ወይም ደግሞ ከስጋና ከእንቁላል ወይም ከእንሳት ተዋጽኦ ከተከለከልን በኋላ የሚመጣ በዓል ነው። በዓሉ ከመጣ በኋላ ደግሞ በጣም በደስታ ነው የምንቀበለው ከብዙ ነገር ጋር ወይም ታቅበን ከቆየንበት ነገር ጋር የምንገናኝበት ስለሆነ። የፋሲካ በዓልም በጣም ደስ የሚል በዓል ነው። ሌላው ደግሞ የፋሲካ በዓልን እንደወደውና ከሌሎች በዓሎች በተለየ እንዳስታውሰው ወይም ደግሞ እንዳከብረው ከሚያደርጉኝ ምክንያቶች አንዱ የጌታችን የመድኃኒታችን የኢየሱስ ክርስቶስ የትንሳኤ በዓል ስለሆነ ነው ማለት ነው። ስለዚህ አምላካችን እኛን ለማዳን ከሰማይ ወርዶ መጥቶ ሰላሳ ሶስት አመት ምድር ላይ ከቆየ በኋላ ሞቶ የሚነሳበት ወይም ትንሳኤውን የሚያሳይበት ወይም ደግሞ አምላክነቱን የሚያሳይበት በዓል ስለሆነ። ከበዓላት መካከል የትንሳኤን በዓል በጣም የምወደው አይነት በዓል ነው ማለት ነው። በሌላ በሶስተኛነት ደረጃ በጣም የማስታውሰው የምወደው ባል የቡሄ የቡሄ ባህል ነው። የቡሄ ባህል ላይ ሆያ ሆዬ ይባላል። በደብረ ታቦር ተራራ አሁንም ከሃይማኖታዊቱ ፊት ጋር የተገናኘነው በደብረ ታቦር ተራራ ላይ በተደረገው ምክንያት ወይም ደግሞ አምላካችን ባደረገው ነገር ምክንያት የተፈጠረ ወይም ደግሞ የሚከበር በዓል ነው። ስለዚህ የደብረ ታቦር በዓልም ወይም ደግሞ ሆያ ሆዬ የምንልበት በዓልም በጣም በህፃንነቴ ከፍተኛ የሆነ የ የትዝ ታጥሎብኝ ያለፈ አይነት በዓል ነው ብዙ ጓደኞቼን ያስታውሰኛል። ብዙ ውጣ ውረዶችን አሳልፍንበታል እየጨፈርን ያደርንባቸውና እየጨፈርን ብዙ ቦታ የዞርንባቸውን ጊዜ አስታውሳለሁ። ስለዚህ የደብረ ታቦር በዓል ወይም የሆያ ሆዬ በዓልም በጣም ከሚያስደስቱኝ በዓላት አንዱ ነው። ስለዚህ እነዚህን በዓላት ከተናገርኩ በኋላ ገና በዓል አለ። የጌታችን የኢየሱስ ክርስቶስ የልደት በዓል ከዛ በተጨማሪ ሌሎች በዓሎችም አሉ። በሌሎች ሃይማኖቶችም የሚከበሩ በዓላት አሉ። ከዛ ባሻገር የታቦቶች በዓል አመታዊ በዓል የሚከበርባቸው አሉ ስለዚህ። ብዙ አይነት በዓሎች አሉ። ከነዛ በዓላት ግን ቅድም እንደገለጽኩት የዘመን መለወጫ ወይም አዲስ አመት ወይም እንቁጣጣሽ። ከሁሉም በላይ ቦታ ሰጥቼ የማከብረው በዓል ሲሆን። ፋሲካን እና ቡሄንም የማከብራቸው ናቸው።